በጋ ወቅት እኔ የማደርገው ለሰውነት ፀሀይ ፀሀይ እንዳይጎዳኝ ቀዝቃዛ ነገር እጠቀማለሁ። ለሙቀቱ በጣም እንዳይሰማኝ ልብስ የሙቀትን የሚቋቋሙ ልብሶችን እለብሳለሁ፣ ቀዝብ ፍሪጅ የገባ ነገር ቀዝ ቀዝ ያለ ነገር በጣም ያልቀዘቀዘ እሱን እጠቀማለሁ። እንደገና ደግሞ የተለያዩ ለሰውነቴ ፀሀይ እንደይጉዳኝ እጠቀማለሁ ለፊቴ ለሰውነቴ እነሱን ነገሮች በደንብ አደርጋለሁ። ስለዚህ የማደርገው እኔ በበጋ ሰውነቴን በደንብ እንከባካው ፀሀይ እንዳይጎዳኝ። ልብሶችን በበጋ የሚለበሱ ልብሶችን እወስዳለሁ፣ ቀዝቀዝ ያሉ ነገር እጠቀማለሁ። በበጋ የማደርገው እኔ ይሄንን ነገር ነው።

አዎ በመሬት ላይ በቃ መቀመጥ እወዳለሁ። በማንኛውም ሰዓት መሬት ላይ ወንበሩም ኖረም አልኖርም ሶፋም ባይኖርም እኔ መሬት ላይ እቀመጣለሁ። ማንኛውም ነገር እኔ ከተመቸኝ ችግር የለብኝም። መሬት ላይ መቀመጥ ደስ ይለኛል። እንደውም አንዳንድ ማዕድኖችን የስራ ቦታ አንዳንድ ወንበር ምናምን ስለማይኖር እዚያ ቦታ ላይ እነኛን ስራዎች ለመስራት መሬት ላይ ቁጭ እላለሁ። በስርዓት መሬት ላይ ቁጭ ብዬ ነው ስራዬን የምሰራው ሲደክመኝ መሬት ላይ ቁጭ እላለሁ። ስለዚህ እኔ መሬት ላይ መቀመጥ በጣም ነው ደስ የሚለኝ የሚመቸኝ በጣም ነው የምወደው መሬት

እሳት ለማንደድ እኔ የምጠቀመው ከሰል እጠቀማለሁ እሳት ለማንደድ ሻማ እሱንም እንዲህ እንዲያያዝልኝ ከሰል እሳት ለማንደድ የምጠቀመው ከሰል እጠቀማለሁ። አንዳንድ ጊዜ ደግሞ እሳት ለማንደድ የምጠቀማቸው እንጨት እጠቀማለሁ ጋዝ ልጠቀም ቡታጋዞች ልጠቀም እችላለሁ። እንጨት እጠቃምለሁ። የተለያዩ ነገሮችን ብቻ ለእኔ እሳት ይፈጥሩልኛል የምላቸውን ነገሮች ግብአቶችን እጠቀማለሁ። ለምሳሌ የከብት ኩበት እሳት ስለ ለማያያዝ ለመንደድ ስለሚጠቅም የከብት ኩበቶችን እጠቀማለሁ። ከሰል እንጨት የተለያዩ ግብአቶችን በእሳት አያይዛለሁ

ዜና እማገኝው እኔ ከ ሚዲያ አገኛለሁ ከ ፌስቡክ ከዋትሳፕ ከቴሌግራም ኢንስታግራም ቲክቶክ የተለያዩ ሚዲያ ቲውተር አልጄዚራ ላይ ዜናዎችን አገኛለሁ። ዩቲዩብ ላይ። ለምሳሌ። ዩቲዩብ ላይ በደንብ ዲቴል አገኛለሁ። በመቀጠልም አብዛኛውን ሰዓት ፌስቡክ ታማኝ መረጃዎችን እፈልግና ከእነሱ ላይ አያለሁ። ሁልጊዜም እምጠቀመው እውነተኛ እሚያስተላልፉ ያሉትን ግን ፌስቡክ ላይ ቲክቲክ አድርጌ በራሴ እማውቃቸውን ሰዎች ትክክለኛ ያስተላልፋሉ እምላቸውን ዩቲዩብ እነሱን አያለሁ። ቴሌግራም በቃ ሌላ ነገር ብዙ ቲውተር እነኝህን በደንብ እጠቀማለሁ

የምወደው ሽታ ሽቶ በጣም እወዳለሁ። በመቀጠል እነዚህ ብርቱካን አትክልቶችን እነዚህን ሺታዎች በጣም ነው የምወደው። ለእኔ በጣም ነው የምስማሙኝ። ስለዚህ አትክልቶችን ሺቶ። የተለያዩ ለኔ ይስማሙኛል የሚላቸውን። የአዕፅዋት ዝርያ ያላቸውን አበቦችን። ጽጌረዳ ሽታ በጣም ነው የምወደው። ሺታው። እንደዚህ በመስከረም ላይ አሁን ሲያብቡ አበባ በሚያብቡበት ሰዓት ዛፎች ደስ የሚሉ ደስ ደስ የሚሉ ሽታዎች አሉና። እነሱም በጣም ነው የምወደው። እና ሽታ ሽቶም እወዳለሁ በመቀጠልም። ጽጌረዳ አበባን በጣም ነው የምወደው ሽታ

አዎ ደስ ይለኛል መታጠቢያ ቤቶች ቤት እየዘመርኩ አንዳንድ ነገሮችን ስለ ፈጣሪ እያመሰገንኩ ስለዚህ አደረስከኝ ፈጣሪ እያልኩ መዝሙሮችን እዘምራለሁ። እንደገና ደግሞ ደስ ደስ የሚሉ መዝሙሮች ስራ ሀገር ሊሆን ይችላል ስለ ህዝብ ሊሆን ይችላል የተዘመሩ መዝሙሮችን እነሱን በጣም ነው የምወደው ስለ ሃይማኖት ሊሆን ይችላል። ስለሀይማኖቴ ያለሁበት እሱን መዝሙሮች እዘምራለሁ ሁልጊዜ ስለዚህ እዘምራለሁ በጣም ደስ ይለኛል። በመታጠቢያ ቢስጥ ሆኖ ውስጥ ሆኖ መዘመር ደስ ይለኛል

እኔ ቤተሰቦቼ እኔ አሁን ስለ ባለትዳር እና አንድ የወንድ ልጅ አባት ነኝ ቤተሰቦቼ ደግሞ የኔ ቤተሰቦች እንትንነው ከተማ ናቸው። የተማሩ አሉ፣ በግብርና ኢንቨስትመንት የሚሰሩ አሉ ገበሬ ሆነው፣ እና በጣም ነው ደስ የሚለው ቤተሰብ። ታላላቆች ወደ አምስት አሉኝ አምስት ቤተሰብ ታላላቆች ከእኔ በታይ ሶስት አሉ። ስለዚህ ከእኔ ከእኔ ጋር አጠቃላይ ወደ ዘጠኝ ነን ማለት ነው። በጣም ደስ የሚል ቤተሰብ በጣም የምወዳት እናት አለችኝ። በጣም ደስ የሚል እህቶች ወንድሞች ነው ያሉኝ። ስለዚህ የኔ ቤተሰቦች እንደዚህ ናቸው በጣም መረዳዳትን መውደድን የሰው ፍቅር ያላቸው ናቸው። በጣም ነው የምወዳቸው። በጣም የማከብራቸው።

የስራ ልብስ እ የስራ ልብስ እለብሳለው ግድ ነው ስለዚህ የስራ ቦታ ደሞ እኔ አሁን ንግድ ለይ ስለሆነ የምሰራው በአትክልት እና ፍራፍሬ። እሱን ስለሆነ ምሰራው ግድ ልብስ መልበስ አለብኝ ይሄን መቀየሪያ አለበለዚያ ይቆሽሻል ልብሱ። ስለዚህ የ ስራ ልብስ ግድ ግድ መልበስ አለብኝ እለብሳለው ቀን በቀን ዴይ ቱዴይ። ከዛ ከስራ ላይ ስወጣ ብቻ ነው እንጂ የምቀይረው። ስለዚህ የስራ ልብስ ግድ ነው። አለኝ እለብሳለሁ የስራ ልብስ አለኝ ግድ ነው እለብሳለሁ። ሁልጊዜም ነው የምለብሰው ስራ ቦታ ላይ በጣም ነው የምወደው ስራዬን ማከብረው ስለዚህ ለብሳለሁ

እኔ የሙቀት መጠን ሙቀት መጠን ትመርጣለህ? የሚለው በጣም በረሃ ያልሆነ መካከለኛ ወይና አደጋማ ነው ቆላማ ወይናደጋማ የሆነው በጣም የማይሞቅን ደስ ይለኛል ሁልጊዜም የምወደው እሱ ነው። ስለዚህ እኔ ወይን አደጋማ ወይንም ደግሞ መካከለኛ በጣም የማይሞቅ በጣም የማይቀዘቅዝ እንደዚህ አይነት የምወደው። ሁልጊዜም ያለሁበትም ደግሞ እንደዚህ አይነት ነገር ነው። እና በጣም ነው ደስ የሚለኝ እኔ ስለዚህ በጣም ሙቀት ነው። በጣም ሙቀት አልፈልግም። ስለዚህ እሱን ነው እኔም

ጠዋት እኔ እምበላው ሻይ በዳቦ ሊሆን ይችላል ፍርፍር ወይ ደግሞ ሻይ በዳቦ ፍርፍር። አንደዚህ ደሞ ደስ ዳቦ ሊሆን ይችላል ፍርፍር እነሱ ነገሮች እጠቀማለው። ጠዋት ጊዜ ምጠቀመው እኔ ፍርፍር ቢሆን ደስ ይለኛል እንቁላል ፍርፍር ወይ ስጋ ፍርፍር እነኚህን ነገሮች ነው እኔ በጠዋት ምጠቀመው። ጠዋት ምበላውም አንዳንድ ጊዜ ጾም ካልሆነ ስጋ ፍርፍር ወይ እንቁላል ፍርፍር እጠቀማለው። እነዚ በጣም ነው ደስ ሚሉኝ

አዎ አሁን ሪከርድ እያደረኩባት ያለችው ወንበር ራሱ የሆነ ልዩ የሆነች መቀመጫ ናት ሁል ጊዜም ቤተሰብ ራሱ አይ የሱ ናት ነው የሚሉት እና በጣም የምወዳት ልዩ መቀመጫ አለች ትመቸኛለች። ለስራም ለማንኛውም ነገር ለማከናወን እሷ ላይ ቁጭ ብዬ ነው የምሰራውና በጣም ነው የምወዳት ስለዚህ ቀን በቀን እሷ ላይ ነው የማዘወትረው ማለት ይቻላል። ስቀመጥ ከምግብ ውጪ እሷን በጣም ነው የምወዳት እና አዘወትራለሁ እሷ ላይ እቀመጣለሁ። አለኝ የራሴ እምላት መቀመጫ ስለዚህ በጣም የምወዳት

አዎ በአካባቢው ድልድይ አለ እንደውም ሶስት አራት ከዚያ በላይ አሁንም አለው ድልድይ በጣም ረጃጅም ድልድይ አሉ አጠር ያለ ድልድዮች አሉ። ትናንሽ ወንዞች ከሆኑ ወይም እንደገና ትላልቅ ወንዝ ደግሞ ያለው በከፍታ የተሰራ አሉ። ስለዚህ የሰው መሸጋገሪያ ድልድዮች አሉ። እነዚህ እኔ ስላሉ ድልድይ በደንብ ነው ያለው እኔ አካባቢ። ስለዚህ ለሰው ማሳለጫ ተብሎ የተሰራ ድልድይ አለ። የመኪና ድልድይ አለ። መኪና ብቻውን ሚሄድበት ሰው ብቻውን ሚሄድበት ድልድዮች አሉ። እኔ ጋ አለ

ስብሰባ የምናደርገው እኛ በሳምንት ወይ ደግሞ በወር ከተመቸን በሳምንት እናደርጋለን አስቸኳይ ከሆነ። እንደዚሁም በቀን ውስጥ አነስ ያለ ስብሰባ ልናደርግ እንችላለን። ግን አብዛኛውን ሰዓት ወር ላይ ስብሰባ እና በወር የሆነው ቀን ሰንበት ላይ እንጠብቅና ስራ በሌለ ሰዓት። እነኛን ስብሰባዎች ሁሉም እንጠቀማለን ስለዚህ ስብሰባ ግድ ነው አለ። ስለዚህ ስብሰባ ጊዜ በወር ብንለው የተሻለ ነው። ስለዚህ አንዳንድ አስቸኳይ ካልሆነ በስተቀር በቀን ወይም በሳምንት ብዙ አናደርግም ስለዚህ በወር ስብሰባ እናደርጋለን

ብዙ ትንሳለህ አዎ ትንሳለሁ ብዙ ህልም ነበረኝ ዶክተር እሆናለሁ ፕሮፌሰር እሆናለሁ። እኒህን ነገሮች ትንሽ ሳለሁ ማደማ ማቅዳቸውም ማልማቸው ነበሩ። የልጅነት ሊሆን ይችላል። ስለዚህ ያው አሁን እሱ ላይ ንግድ ላይ ብሆንም ያለሁት በደንብ ነው። የልጅ የብዙ ትንሽ ሳለው እነዚያን ነገሮች አደርግ ነበር። ስለዚህ ትንሽ ሳለው የማደርጋቸው ነገሮች እነዚህ ነበሩ። በጣም ደስ የሚል ትንሽ ሳለሁ

አዎ ጥፍሬን ንጽህናም ስለሆነ ቢያንስ በሶስት ቀን በሁለት ቀን ጥፍሬን አይቼ ቼክ አድርጌ ነው የምቆርጠው። ስለዚህ በደንብ ነው ጥፍሬን የምንከባከበው የምቆርጠው። ስለዚህ ጥፍር ግድ ነው ጥፍር ደግሞ ሲያድግ ለሰውም አብሶ ወንድ ስኮን ነው። ሲኮን ግድ ነው። ጥፍር ንጽህና ግድ ነው። ይስተካከላል በየቀኑም በሶስት ቀኑ በሁለት ቀኑ ጥፍር ቸክ አድርጌ ነው የማስተካክለው። ስለዚህ ጥፍር ግድ ነው አስተካክላለሁ ንጽህናም ጥሩ ስለሆነ ለጤናም እነኚህን ነገሩ ያስተካክላል

ባዶ እግር ለጤናም ጥሩ ስለሆነ በባዶ እግር መራመድ በጣም ውድ ቤት ውስጥ ስሆን አንዳንድ ግብ ውስጥ። ስሆን በባዶ እግሬ መሄድ በጣም ነው የምወደው ቤት ውስጥ አብዛኛውን ሰዓት በባዶ እግር ነው የምሄደው። ስለዚህ በባዶ እግር መራመድ በጣም ነው ምወደው ተራምጄም አውቃለው በደንብ ነው ባዶ እግር መራመድ በጣም ነው። የማውቀው ስለዚህ በጣም ነው ደስ የሚለኝ በባዶ እግር መሄድ። በጣም ነው የምወደው ደስ የሚለኝ ስለዚህ በባዶ እግር መሄድ እወዳለሁ። ቀን በቀን ነው በባዶ እግር እምሄደው

አዎ የሽያጭ ግብ ግድ ነው ያለኝ። ለምሳሌ በቀን ስንት መኪና ነው መሸጥ ያለብኝ? ስንት ኩንታል አትክልት ነው መሸጥ ያለበት። ለምሳሌ በቀን አንድ መኪና ኤፍኤሳር ሰባ ምናምን ኩንታል ይሆናል ሰባውንም ኩንታል በቀን ነው ጨርሼ መውጣት የምፈልግ። የስራ ግቦቼ የሽያጭ ግብ ይሄ ነው ያለኝ እኔ በቀን ውስጥ መጨረስ። በቃ በፍጥነት ጨርሼ መውጣት ነው የምፈልገው በቀን በሁለት ሰዓት በሶስት በአራት ሰዓት ውስጥ ጨርሼ ነው የምወጣው። ሁልጊዜም ደግሞ የማደርገው ይሄ ነው። አንዳንድ ቀን ብቻ የሚያድርበት ሰዓት አለ እንጂ ሁል ቀን አንዳንድ መኪና በቃ ጨርሼ ነው የምወጣው እኔ የስራ ግቦቼ ይሄ ናቸው። ቀን በቀን የሽያጭ ግብ ግድ ነው። ዛሬ በስንት ልሽጥ ነገ በስንት ልሽጥ የሚለውን ቀጥታ ያው ገበያ የሚወስን ቢሆንም እኔ ነኝ ወስኜ በፍጥነት እነኛን ነገሮች እሰራ

አዎ እኔ በብእርም እጽፋለሁ በእርሳስም እጽፋለሁ እኔ ብቻ ለኔ ጠቅሞኛል በምለው በማንኛውም ነገር ችግር የለብኝም ለመጻፍ። ግን አብዛኛውን በብእር ስጽፍ የማይለቁ ከሆኑ እነ እስክርቢቶ ምናምን ከሆነ አሁን አብዛኛ ስክር ተራ የምጽፈው እቃ ዝርዝር የኪሎ ሚዛን ስንት ነው? ስንት ኪሎ ግራም ነው? የሚለውን እያንዳንዱን ነገር የምጽፈው በብእር እጽፋለሁ ያ ከጠፋ ግን በ እርሳስ እጽፋለሁ ምንም ችግር የለብኝም በጣም ደስ ይለኛል እጽፋለሁ። ቀን በቀንም አንዳንድ ነገሮችን ለማከናወን እና ለማድመቅ ምናምን እርሳስን እጠቀማለሁ ብዕርም እጠቀማለሁ

አዎ የሰው ልጅ ቅጽል ስም ይኖረዋል ለምሳሌ ስሜ አበራ ነው አቤ ነው ቅጽል ስሜ ስለዚህ ቅጽል ስም ግድ ነው አለኝ። ሰዎችም ደግሞ ቅጽል ስም ያወጣሉ እነኚህ ነገሮች ያው የሰው ስም የሰው ልጅ ባህሩ ስለሆነ ቅጽል ስም በስራ ሊሆን ይችላል፣ በቤት ላይ ሊሆን ይችላል እነኛን ቅጽል ሰው ቤተሰብ ሊያወጣ ይችላል። አጎት፣ አክስት እነኛ የምንላቸው እነሱ ያወጣሉ ቅጽል ስም ግድ ነው በጣም ብዙ ነው። የቅጽል ስም ያለኝ እንደውም እንደ እኔ ያለው ራሱ ያለው ሰው ራሱ ቅጽል ስም አይምሮ ይበዛ ይመስለኛል። በጣም ብዙ ነው አክስቶችን ስላሉ በጣም ብዙ ቅጽር

ፎቶዬን እኔ የማስቀምጠው ዋሌት ውስጥ እንደገና የተለያየ የፎቶ አልበም ላይ አስቀምጣለሁ። ዋሌት ላይ እንደገና ደግሞ የፎቶ ማስቀመጫዎች አሉ እነኛ የራሱ የተዘጋጀ ዋሌት ላይም ሊሆን ይችላል የተለያዩ ቦታዎች ላይ አሉኝ ጉርድ ፎቶ ሊሆን ይችላል ሙሉ የተነሳሁት ሊሆን ይችላል እነዚያን ነገሮች በደንብ ነው የማስቀምጠው ዋሌት ላይ ነው አብዛኛውን ሰዓት ዋሌት እና ፎቶ አልበም ውስጥ ነው። እኔ የማስቀምጠው። ስለዚህ እሱን ነው ደስ ብሎኝ እኔ እዚያ ነው የማረገው።

አዎ በጣም እድለኛ ነኝ። እኔ በጣም እድለኛ ነኝ። እቁብ ይወጣልኛል። የተለያዩ ነገሮች የማስበው ነገር በቅጽበት ነው የሚከናወንልኝ በጣም ነው። እኔ የምወድ እድለኝነት አለኝ። ሁል ጊዜ ሰዎችም እድለኛ ነህ ይሉኛል። በፍጥነት ነው ያሰብኩት ነገር እዛው ነው የሚከሰትልኝ በጣም ነው የምወደው። እና እድለኝነት አለኝ። በደንብ ነው እድለኝነት ነገር አለ። ያው ብዙም ባይሆንም ያው እንደ ሰው እንደማንኛውም ሰው እድለኝነት አለ በጣም ነው ደስ የሚለው እድለኝነት አለ

እኛ በባህላችን ሰርግ የሚከናወነው እንዴት ይከናወናል? የሚባለው ወንድዋ ሴቱም ጋር መጀመሪያ ሽምግልና ይላካል ወደ ሴትዋ ከዛ እሺ ከተባለ ያ ሰርግ ሲደገስ። ሲወደስ የወንዱን ቤት ደገስ ሴቷን የሚያስደግስ አካልጋ በቦታ ነው። በባህላዊ ወደ ሴቷ ቤት ሆ እየተባለ ይኬዳል። ሙዚቃ የተለያዩ ባህላዊ እሴቶች አላቸው እነኛን ሽማግሌዎች አስከትለን በድምቀት ነው የሚከበረው፤ በጣም ደስ የሚልም ክንዋኔ ነው። እኛ ጋር ያለው በጣም የሚያምር ድባብ ያለው በጣም ነው ደስ የሚለው ሆይ የሚባል ጭፈራ አለ። የሴቷን ወንዷን ቤተሰብ በደንብ ነው የሚጨፍረው ስለዚህ በጣም እንደዛ ነው የኛ ባህል።

ሙዚቃኔ በጣም ግን የምወደው ክላሲካል የሆኑ ሙዚቃዎች ባህላዊ ዘመናዌ እንደዚሁ እነዚህን በደንብ ሙዚቃዎች እወዳለሁ። ሙዚቃ የሚለው እነሱን ነው የምወደው እኔ በደንብ አድርጌ የማዳምጠው። እሰማለሁ በባህላዊ ሊሆን ይችላል። ክላሲካል ጠዋት ጠዋት በደንብ እሰማለሁ። እነኚህን በደንብ እሰማለሁ ዘመናዌ አዳዲስ ሲወጡ እነሱንም እወዳለሁ። እንደዝሀ የኛ እንግሊዘኛ ሊሆን ይችላል አማርኛ ሊሆን ይችላል እነሱን ነገሩ በደንብ ነው የምወደው ስለዚህ ሁል ጊዜ

በስራ ላይ ያለው ተግዳሮት ያው የነጋዴ ሲሆን ሽኩቻ ይኖራል። የኔ እቃ ነው ጥሩ ያንተ እቃ ነው ጥሩ አንዳንድ ጊዜ እቃ ጥሩ ላይመጣ ይችላል። ሊያስከትል ነገር ደሞ አንዳንድ ጊዜ የመበላሸት ባህሪ ስላለው እነሱ እነሱ በስራ ተግዳሮት። እሚኖረኝ እሱ ነው እና ሁል ጊዜ እሱ እሱ ነው እንጂ። ነጋዴ በዚያ ላይ ጨረታ። እንትን ይላሉ ነጋዴ የኔ ነው የሚሻለው እቃ እሚል ነገር አለ። እነሱ እነሱ ነገር ስላለ ያው በንግድ ላይ ያለ ያትክልት ስራ የመበላሸቱ ማደሩ ነገር እነኛ እነኛ ነገር ስላሉ ተግዳሮቱ ያ ነው

አዎ በመንገድ የመንገድህን ስም ታውቃለህ? አዎ እዚህ በደንብ ነው የማውቀው። በመንገድህ ግድ ነው። ስለዚህ የመንገዴን ስም አውቄ ነው ለምሳሌ መንገድ ለመሄድ ሳስብ በዚህ በዚህ ነው የምሄደው ብዬ- የመንገዴን ስሙ አውቄ ነው የምሄደው። ስለዚህ ቀን በቀን የመንገዶችን ስምማ በደንብ ነው የማውቀው። ለምሳሌ ፒያሳ አየር ጤና ካራ መገናኛ- ሜክሲኮ ሃያ ሁለት ቦሌ- ጋርመንት :ቀለበት: ሳሪ: አቦ: አደይ አበባ :ማሞ ጎተራ :መስቀል አደባባይ እነኝህን በደንብ ነው- የማውቀው። አራት ኪሎ በደንብ ነው መንገዶችን-

ቤተሰብ ስብሰባ በቀን ሊሆን ይችላል ያው ከባለቤቴ ጋር አስቸኳይ ካለ በቀን ውስጥ እንሰበሰብ እንችላለን፣ የቤተሰብ ከሆነ አስቸኳይ ከሆነ በሳምንት ወይ ደግሞ በወር ነው አብዛኛው ሰዓት ወር ላይ ነው ስብሰባ ያለን። ስለዚህ ስብሰባ አስቸኳይ ከሆነ የቤቴ ውስጥ ከሆነ በቀንም ሊሆን ይችላል። አስቸኳይ ነገር የምንነጋገረው ነገር የምናወራው ነገር ካለ ስለ ስራ ሊሆን ይችላል ስለ ቤተሰብ ሊሆን ይችላል እያንዳንዷን ነገር ለማውራት ስብሰባ በቀን ሊኖር ይችላል። እንደገና የቤተሰብ ቤተሰብ ከሆነ እኔ እኔ ያው እንደሆነ የቤተሰብ ወይም ወንድሙን በሳምንት ወይ በወር ስብሰባ የሚኖር። ስለዚህ እንደዚያ ነው የማደርገው። ስብሰባ በዚህ ይህል ጊዜ ነው።

ዛሬ አየር ሁኔታ ትንሽ ጠዋት በጣም ነው የሚቀዘቅዘው ቅዝቃዜ አለ በጣም ነው የሚበርደው ጠዋት ላይ። እንደገና አሁን ደግሞ ፀሀይ ወጥቷል። ፀሀይ አለ ግን። ቅዝቃዜው እስካሁን ድረስ አልለቀቀም በጣም ነው ሚቀዘቅዘው። አዲስ አበባ በጣም ትቀዘቅዝ ትበርዳለች በዚ ሰዓት። ግን አሁን ፀሀይ ወጥቷል። ፀሀይ ሲመወጣ ደግሞ ያን ሞቅ እንላለን በጣም ነው። ፀሀይ ሁኔታው እንደ የአየር ሁኔታ እንደዚያ ነው ሞቅ ቀዝቀዝ ሞቅ ቀዝቀዝ ይላል። እዚህ አሁን ያለው አየር ሁኔታ በዛ ኮንድሽን ነው ያለሁ። ስለዚህ በጣም ደስ የሚል አየር ነው። ትንሽ ቀዝቀዝ

አዎ ገንፎ በጣም ነው ምወደው አሁን እንደው ባለቤቴ ነፍሰጡር ናት። ገንፎ በጣም ነው ምበላው። ስለዚህ ገንፎ በጣም ነው ጠህሙ እንትናዬ ቆጮ ገንፎ። ቡላ እነኚህን ነገሮች በደንብ ነው የምወደው። ስለዚህ ገንፎ እበላለሁ። ለምሳሌ በሳምንት አንድ ጊዜ ወይ በየቀኑ ጠዋት ቁርስ ላይ ይሆን ይችላል በጣም ነው እኔ ገንፎ የምወደው። ስለዚህ በጣም ነው ገንፎ የገንፎ ፍቅር አለኝ። አሁን በጣም የምወደው እበላለሁ። ገንፎ ፍቅር አለኝ በጣም ደስ ነው ምለኝ ገንፎ እወዳለሁ። በጣም በቅቤ አድርጌ በጣም ነው የምወደው። ስለዚህ

በልጅነቴ የምወደው ጨዋታ በጣም የምወደው ኳስ ነው ኳስ በጣም በፍቅር ኳስ በጣም በጣም በጣም የእጅ ኳስ የእግር ኳስ ጨዋታ በጣም ነው የምወደው። እንደገና ደግሞ ቦሊቦል ቅርጫት ኳስ በጣም እወዳለሁ። በመቀጠል ደግሞ ከዛ አለፍ ሲል ግን ጨዋታ ከልጆች ጨዋታ የሚባል አሉ። ለምሳሌ በእኛ የገና ጨዋታ የሚባል አለ። በዓላት ሲደርሱ ወይንም ደግሞ ከዚያ ባለፈው እንደዚህ ኳስ ነው አብዛኛውን ሰዓት የማዘወትረው

አዎ ዳቦ ማብሰል በጣም ነው ምችለው ዳቦ ስንዴ ዳቦ ፎርኖ ዳቦ የሚባል አለ። እሱን በጣም የምወደው ስለዚህ የስንዴ ዳቦ ገብስ የገብስ ዳቦ አብዛኛ ወር ማዘወትረው የገብስ ዳቦ ነው። ለጤናም ጨጓራም ስለ ጤና ነው ስለሚባል እኔ ሁልጊዜም ማዘወትው እሱን ነው። ስለዚህ በጣም የምወደው። የገብስ ዳቦ እሱን ነው የማዘወትረው በጣም ደስ ይለኛል። የስንዴ ዳቦ በድንብ ነው የምጠቀመው በጣም ደስ

ከእኔ አለቃ ለማለት እንኳን ከባድ ነው። እኔ አለቃ ብዙ የለኝም ንግድ ላይ። ግን ለምሳሌ አለቃ ካልናቸው የሚልኩ ሰዎች እቃውን የሚልኩልኝ ሰዎች እንደ አለቃ እንቁጠራቸው እና እነሱ ሰዎች ያለኝ በጣም ሪሌሽን በጣም ደስ የሚል ነው። እንመካከራለን እንዴት መስራት አለብን እንዴት ነው መስራት ያለብን እንዴት ነው ውጤታማ መሆን አለብኝ? የሚለውን በደንብ ነው። እሱን የምንነጋገረው ስለዚህ ከአለቃ ጋር ያለኝ ኮኔክሽን በዚህ ነው። እኔ በደንብ ነው የምቀራረበው። ስራው ስራው በደንብ እንዴት መሄድ እንዳለበት በደንብ ነው የምንነጋገረው። ግንኙነቴ በጣም ደስ የሚል ነው። በጣም በፍቅር በመውደድ

አዎ ግጭቶችን ማስተካከል ይችላለሁ ለምሳሌ ሰዎች ከተጋጩ ከተጣሉ እነኛን ሰዎች አስታርቃለሁ ይሄ መሆን የለበትም ብዬ እነኛን ሰዎች አስማማለሁ አስታርቃለሁ ግጭት በጣም ነው እኔ የማስተካክለው። ስለዚህ ሰዎችን በጣም ነው የሚወዱኝ ያው እርግት ያልኩነኝ። ሰው ጋር አልነካካም አልጣላም ሰው ደግሞ በጣም ነው የሚያከብረኝ። ግጭቶችን አስተካክላለው ማስተካከል። እችላለሁ ስለዚህ ሰው ልጆች ሲጣሉ በስራም ጉዳይ ሆኖ ማንኛውም ቦታ ላይ ሲጣሉ እነኛን ልጆች ደግሞ በፍጥነት ነው ምስታርቀው ወደ ስራቸው እንዲገቡ እንዲጀምሩ እንዲሰሩ ተስማምተው። ሌላም ነገር ቁርፉ እንዳያመጡ አስማምቼ ነው። እኔን የምቀጥለው ወደ ስራዬ በጣም ነው

አዎ፣ በእጅ ነው ምጽፈው በእጄ ነው ብዙ ጊዜ ለምሰራቸውም የትኛው ቦታ በእጅ ስለሆነ የምጽፈው ወረቀት ላይ አስፍረን ያን ይሄን ይሄን ያህል ኪሎ መጥቷል ይሄን ያህል ይሄን ያህል የሚለውን በእጃችን ጽፈን ነው። ለሰዎቹ የምንነግረው ስለዚህ ይሄን ያህል ኪሎ ነው ይሄን ያህል ብር አምጣ ብለን የምናገረው በዚያ ስለሆነ ግድ በእጄ ነው የምጽፈው እጅ ጽፉ በጣም ነው የምወደው። ቀን በቀን እንደውም በእጅ ብጽፍ ደስ ይለኛል እኔ ሳነብም ማንኛውም ነገር ሳከናውን በእጄ ነው የምጽፈው። ስልኩ ቁጥርም ሆነ ማንኛውንም ነገር ጻፋ አድርጌ አጀንዳ ላይ ነው የማስቀምጠው በእጅ ነገር

የትኛው ቦታ ተጉዘህ ታውቃለህ የሚለው ጎንደር ላሊበላ የነዚህ የመኑ ቦታዎችን ለማየት እንደዚህ መናፍሻዎችን ሪዞርቶችን ለማየት እና ወደ ከሀገር ውጭ ከሆነ ደግሞ ቻይና የተጓዝኩት ዱባይ ለስራ ጉዳይ ሄጃለሁ። እነሱን ነው የተጓዝኩት በዚህ በሀገር ላይ ማለት ከሀገር ውጪ የተጓዝኩት ቦታ ግን ከተባለ ጎንደር ላሊበላ አክሱም ሶፎመር ዋሻ ሃይማኖታዊ ቦታዎች ነው በጣም ቅርሶች ናቸው በጣም ደስ የሚሉ በጂነስ በ በቅርስ ላይ አለምቅርስ ድንቅ ድንቅ የተመዘገቡ ናቸው። እነሱን ነው እኔ ደቡብ እነኚህ እነኚህ ነገሮች ለበአል ምናምን እሄዳለሁ እዛ ነው እነዚህን ነገሮች ተጉዤ አቃለሁ። ስለዚህ በደንብ ነው የምጓዘው

አዎ የቪዲዮ ጥሪ አደርጋለሁ። ሁል ጊዜ ባይባልም በሳምንትም በአስራ አምስት ቀን በወርም ሊሆን ይችላል እንጂ ቤተሰብ ስላለው ውጪ ላይ ከእነሱ ጋራ በደንብ ነው የምናወራው። ቀን በቀን ባይባልም እንደዚሁ እኔ ወንድሜም አለ። ውጭ ላይ ዱባይ ይኖራን አንደኛው ደግሞ ሳውዲ ይኖራል አሜሪካ የሚኖሩ ስላሉ እነሱን ቤተሰቦች ስላሉ ከእነሱ ጋር የምናወራው በቪዲዮ ኮል ነው። ስለዚህ ቪዲዮ አደርጋለሁ። በደንብ ነው ቪዲዮ ኮል ነው የምጠቀመው። እጠቀማሁ በቀንም ባይባልም ያው በሁለት ቀን በሶስት ቀን ቢሆንም

አዎ በስርዓት ነው እኔ የማስቀምጠው በስርዓት ነው ነገሮችን ማስቀምጥ ስለዚህ በስራ ነገሮችን አስቀምጣለሁ ነገሮችን ምን ያህል በስራ ታስቀምጣለህ በደንብ ነው ማስቀምጠው በደንብ እያንዳንዷን በፕሮግራም አድርጌ ነው እያንዳንዷን ነገር አስቀምጣለሁ። እያንዳንዱን ነገር ምን አደርጋለሁ እኔ በስርዓት በስርዓት አድርጌ በቦታ በቦታው ሁሉንም አስቀምጣለሁ። ስለዚህ በደንብ ነው እኔ በስርዓት ነው ማንኛውንም ነገር ነገሮችን ማስቀመጥ በስርዓት በስርዓት በስርዓት ብቻ ነው ከዚያ ውጪ

አዎ ቀልድ እናገራለሁ በጨዋታ መሃልም ሰዎች ለማሳቅ ለማዝናናት ስራ ቦታ እናገራለሁ። ስለዚህ ሁል ጊዜም ሁልጊዜ ቀን በቀንም እየቀለድን እንጫወታለን። ከሰዎች ጋር ሁል ጊዜም ቀን በቀን ያ ስራ ቦታውም ላይ ያው ግድ ስለሚያስፈልገን እንጫወታለን እንዳይደብረን። ስለዚህ ቀልድ እወዳለሁ እናገራለሁ። ሰዎችን በጣም ነው የሚወዱኝ። ቀልድ በጣም ነው የምወደው ቀልድ። እናገራለሁ ቤትም ከቤተሰብም ጋርም ቀልድ መጫወት መናገር እወዳለሁ። በጣም ነው የምወደው ስለዚህ ሁልጊዜ ቀልድ እንጫወታለን

የስራ ቦታ ያው ንግድ ስለሆነ ንግድ ስለሆነ ወከብ ይበዛበታል ጫጫታ የህዝብ ብዛት አለ። እዛ ላይ ነው እኔ ስራ ቦታ ስለሆነ ስራ ቦታዬ በጣም ድምቅ ያለ ህብረተሰብ በጣም ብዛት ያለበት ግርግር ያለበት። የስራ ቦታዬን እንደዛ ነው ንግድ ስለሆነ ግርግር ያበዛል ስለዚህ እኔ እዚያ ቦታ ነው የምሰራው። ስለዚህ ግርግር ያለበት በጣም ብዙ ሰው በጣም ብዙ ብዙ ሺህ ህዝብ ያለበት በየቀኑ በጣም በብዛት ሚመጣበት ስለሆነ የስራ ቦታዬ እንደዚህ አይነት ነገር ነው። ለዚህ ስራ ቦታ በጣም ብዙ ብዙ ብዙ ሰዎች ይመጣሉ ለንግድ ለእንቅስቃሴ በጣም የሚበዛበት ቦታ ስለሆነ። እንደዚህ አይነት ነው የኔ

አዎ ስሜት ለምሳሌ ስከፋ ሊሆን ይችላል አንዳንድ ሰዎች አንዳንድ በንግድ ቦታ ላይ ሲያስቀይሙ ክፍት የማለት ባህሪ ሊኖር ይችላል ፊቴ ላይ ይነበባል። ሰው ሲያስቀይም በአንዳንድ ነገር ስተት ሲሰራ እንደገና አልታረም ሲል ነግረህው። ያን ነገር አልተው ካለ ይሄን ነገር አደርጋለው ፊቴ ላይ ያስታውቃል። ሲደክመኝ ድካም ነገር ሲመጣ ፊቴ ላይ ጥውልግ የማለት ወይ ደግሞ ድክም ሲለኝ ያስታውቃል ፊቴ ላይ ይነበረዋል። አዎ ሁልጊዜም ባይሆንም። አንዳንድ ጊዜ በጣም ሲደክመኝ የስራ ብዛት በጣም ጫና ሲበዛ ድክም የማለት ፊቴ ላይ የመነበብ ባህሪ ይኖራል። አዎ

ብዙ ጥሪዎች አድርጌያለሁ በስራ አሁን ለምሳሌ ይሄን ይሄን አድርጉ ይሄን ይሄን ይሰራ እያልኩ በደንብ ጥርኢ ማደርገው በስራ በምንወጣበት ቀን። ከአምሳ በላይ ሊሆን ይችላል በስራው ያው እኛም ብዙ ንግድ ስለሆነ በፍጥነት በፍጥነት ስራዎችን መከናወን ስላለባቸው እነኛን ነገሮች ለማድረግ በጣም ብዙ ሰዓት ነው ጥሪ የማደርገው። ስለዚህ በስራ። ስንት ጥቂት አደርጋለሁ በጣም ብዙ ሰዓት ከቁጥር በላይ ሊሆን ይችላል በቀን ብዛት ሊኖረው ይችላል ስለዚህ። እነዚህ ነገሮች በደንብ ነው እኔ ጥሪ የማደርገው አደርጋለሁ በቃ ብዛት ብዛት ከሃምሳ ከሰማንያ

ያን ያህል አድካሚ አይደለም። አድካሚ የሚባል ነገር አይደለም። ስለንግድ ያው እንትኑ እንቅልፍ ምናምን ካልሆነ በስተቀር ያን ያህል አድካሚ የሚባል ነገር አይደለም። ግን ያው ብዛት አሁን ነገም ዘጠኝ ሰዓት ነገ ከነገ ወዲያም ዘጠኝ ሰዓት እየተነሳሁ ስለምሄድ ሁልቀን እቃ በሚመጣ ሰዓት ያን ያህል አድካሚ ነው ብዛት አድካሚ የሚባል ባይሆንም ግን ያው የተወሰነ የተወሰነ አድካሚ ነው ያን ያህል ግን የሚካበድ አይደለም። ጥሩ ነው። አረፍም ስለምል ከዚያ መልስ ያው ጥሩ ነው። ብዙ አድካሚ ባይባልም ብዙ ብቻ ጥሩ ነው። ጥሩ ጥሩ።

አዎ ከደንበኞች ጋር በደንብ ነው ምሰራው። ሰራለሁ ከደንበኛ ጋር ስለዚህ ቀን በቀን ነው። ከደንበኛ ጋር ምሰራው። በደንብ ነው ከደንበኞች ጋር። ትንስራ ትስስር ግድ ነው ስለዚህ ያስፈልጋልም። ቀን በቀን እንወያያለን እንሰራለን ያለውን ጉድለት ምንድነው እዚህ ጋር ያለው ነገር? ምን መሻሻል አለበት ምን መጠንከር አለበት እንዴት ወደፊት መሄድ አለበት? እንዴት ነው? ደምበኛን በደንብ ማስተናገድ እና መስራት ያለብን ሚለው ከደንበኞች ጋር በደንብ ነው ምሰራው። ሞም ደሱ ውጤታማ የሚያረገን ለገበያ እሱ ነው እስካሁን ድረስ

አዎ ከደንበኛ ጋር ቀን በቀን ነው የምንገናኘው ስራ ላይ ያሉ ነገሮችን፤ ምን ስለ ተፈጥሮ አሁን ምን አይነት ጥሩ ነገር አለ። የሚለውን ነገር በደንብ እሱን ስለምንወያይ ከደንበኛ ጋር ከደንበኞች ጋር እንገናኛለን። እቃ ሊገዙ ሲመጡ ምንድነው የተፈጠረው ስህተት? እናንተ ያልተመቻችሁ ነገር ምንድነው? የሚለውን የዛሬው እቃ እንዴት ነው? ለእናንተ ተመችቷችኋል ወይ? አልተመቻችሁም ወይ? የሚለውን ነገር ያን ነገር በደንብ ስለምናወራ ከደንበኞች ጋር እገናኛለሁ። ግድ ነው ለስራውም ባህሪ ስለሆነ ከደንበኛ ጋር በደንብ ነው

የስራ ጊዜ እኔ እንዴት ነው የሚለው? በደንብ ነው እኔ ስራዬን የምሰራው ቀን በቀን ስራዬን ስራዬን በደንብ ነው የምሰራው። ማባከን አልፈልግም እያንዳንዷን ደቂቃ እያንዳንዷን ሰዓት በሰዓቷ ነው የማከናውነው ስለዚህ የስራ ጊዜን በደንብ ነው የምጠቀመው። በአግባቡ እጠቀማለሁ በደንብ እንዳትባክንብኝ እጠነቀቃለሁ። ስራዬን በደንብ ነው እኔ የምሰራው ስለዚህ ይሄንን ነው የማደርገው በስራዬ ላይ ቀልድ ነገር የለም!

አዎ ከልጅነቴ የምዘክረው ነገር። ለምሳሌ መድኃኒዓለም ዝክር እንዘክራለን ኪዳነ ምርረት ዝክር እንዘክራለን በአመት ማለት ነው። በወር ሻማ ላበራ እችላለሁ ለዚህ ዝከር እሱ ነው ያለኝ። እንደገና ነዳያንን ለባአላት ምናምን ሲመጡ እነሱን በደንብ እንመግባለን በዝክር። ያው ለነፍስ ማለት ነው ስለዚህ ዝክር በአመት ኪዳነ ህብረት እና መድኃኒዓለምን እዘክራለሁ። በአመት ውስጥ ማለት ነው ስለዚህ እሱ ነው ያው

አዎ የስራ ቦታማ ጓደኛ ግድ ነው የስራ ቦታ ጓደኞች አሉኝ። ስራ ቦታ ላይ ጓደኛ አለኝ። በደንብ ነው ስራችንን እንዴትማከናወን እንዳለብን እንዴትመስራት እንዳለብን በደንብ እናወራለን የስራ ቦታ ጓደኛ አለኝ። የስራ ቦታ ጓደኛ ግድ ነው። ያም ያስፈልጋል ጠዋትም አንድ ላይ ምንሄደው ከስራ ጓደኞቼ ጋር ነው። ስለዚህ የስራ ቦታ ጓደኛ አለኝ። እንዴት አርገን መስራት እንዳለብን። ወደ ስራ ቦታም ስንሄድ እየተመካከርን እያወራን እንሄዳለን። ዛሬ እንዴት ነው እቃ እንዴት ነው ሚለውን ነገር። ምንወካከለው ጓደኛ አለኝ ስራ ቦታ

የምወደውን ሬስቶራንት ስራ ቦታ አለ አንድ ሬስቶራንት ሳሚ ካፌ እና ሬስቶራንት የሚባል በጣም ነው የምወደው። ምግባቸው ንጹህ ነው አጠገብ ነው የሚሰራው። ሲሰሩ ራሱ ፊት ለፊት ይታያል በጣም በንጽህና ነው የሚሰሩት። በጣም ነው ምግባቸውን የምወደው የሚጣፍጠኝ እና እዛ ነው የስራ ቦታዬ በጣም ነው። እሱን ካፌ ሬስቶራንት በጣም ነው የምወደው። ትኩስ ነገራቸውን በጣም ነው የሚመቸኝ። እነሱ ጋር ሄጄ ነው አብዛኛው ሰዓት የምጠቀመው በጣም ነው ደስ የሚለኝ

አዎ የድርጅቱን ባህል እወደዋለሁ። እዛ የስራ ቦታ ያለውን የድርጅቱን ባህል ለምሳሌ በዚህ በዚህ ሰዓት መኪና ይግባ ይላል:' ሰዓት አለው እያንዳንዷ ሰዓት ምን ያህል ነው ገበያ ያው ሃያ አራት ሰዓት- ገበያ ባይባልም ለምሳሌ ዘጠኝ ሰዓት ሰው ይጀምራል እስከ ማታ አስራ ሁለት ሰዓት እንትን ከዚያም መኪና ከቀኑ ስድስት ሰዓት ጀምሮ መራገፍ ይችላል መጋዘን ውስጥ። ስለዚህ የድርጅቱ ሰዓት የድርጅቱን ባሕለ እወደዋለሁ። አከብራለሁ። እኛ የምንሰራው የምንተገብረውም በእሱ ነው ስለዚህ እኔ ደስ ይለኛል።

የስልክ ባህሪ ባትሪዬ ቢያንስ መደዳውን እንኳን ከተጠቀምኩበት አምስት ሰዓት ስድስት ሰዓት ይቆያል አስራ ሁለት ሰዓትም ይቆያል። ሳላቋርጥ ካረኩ ስድስት ሰዓት የሚቆየው በጣም ደስ የሚል ነው ቴክኖ ባትሪ ነው። በጣም ደስ የሚል የስልክ ባህሪ ባትሪ ስለዚህ እኔ በጣም የምወደው አያልቅም እንደዚህ ለመደዋወል ምናምን ከሆነ ከሳምንት በላይ ወርም ሊቆይ ይችላል። መደዋወል ብቻ ከሆነ ምንም አያልቅም። በጣም ነው ደስ የሚለኝ አሁን ራሱ እየተጠቀምኩ ምንም አይወርድም በቃ በጣም ደስ የሚለኝ ባትሪ ነው። በጣም

አዎ የማዕድን እጠቀማለሁ ለምሳሌ ቀለበት ኦፓን ኦፓል እነዚህን እጠቀማለሁ። ለምሳሌ ወርቅም ማዕድን ያው ስለሆነ ወርቅም ከመሬት አደል የሚወጣው ማዕድን እንጠቀማለን ከመሬት ቆፍረን። ይሸጣል። ማዕድን በደንብ ነው የምንጠቀመው። ማዕድናት ቅድ ነው ስለዚህ ከመሬት የሚወጡ ወርቅ ሊሆን ይችላል። ኦፓል የሚያብረቀርቁ የከበሩ ድንጋዮች ማለት ነው። እነሱን በደንብ ነው ማዕድናትን እጠቀማለሁ። ስለዚህ በደንብ

አዎ የስራ ላይ ችግር በፍጥነት ነው እኔ መፍታት የምፈልገው ለምን ችግርን ማሳደር አልወድም ለምን ለስራም እንቅፋት ስለሚሆን። የስራ ላይ ችግር እነዛው በዛው ቶሎ ቶሎ የሚቻል ከሆነ በዛው በደቂቃ በሰከንዶች በሰአቶች ውስጥ ፈትቼ ወደ ስራዬ መሄድ ነው የምፈልገው። እና ስራ ላይ በደንብ የስራ ላይ ችግርን በፍጥነት ነው የምፈታው። ለምን ለስራ ምን እንቅፋት ስለመሆን ስራ ላይ ችግር ይሄ ይሄ ችግር አለ ከተባለ። ስራውም ላይ ውጤታማ እንዳንሆን እንዳልሆን ስለሚያደርገኝ ስራ ላይ ችግሩን በፍጥነት ፈትቼ ወደ ስራዬ ነው የምሄደው። ስለዚህ አዎ የስራ ላይ ችግሮች

አዎ ገመድ እጠቀማለሁ። ገመድ በደንብ ነው የምጠቀመው። እኔ ጠዋት ጠዋት ጠዋት ስፖርት ምናምን ዱብ ዱብ ስንል ገመድ ዝል ላይ እሱን እጠቀማለሁ። እንደዚህ ለጤናም ዱብ ዱብ ለማለት ስለምወድ እሱን ገመድ ይዤ ነው ሰፓርት ስሰራ የምሰራው። ስለዚህ ገመድ እጠቀማለሁ። ስፖርት በምሰራ ሰዓት ሁሉ ገመድን አዘውትሬ ነው የምጠቀመው። በዚህ እጠቀማለሁ። ገመድ በደንብ ነው የምጠቀመው። ገመድም መዝለልም ስላለ እሱን በደንብ ነው የምጠቀመው። በደንብ ነው እኔ ገመድ

በጣም ከደከመኝ አዎ እጠቀማለሁ አንዳንድ ጊዜ ግን አብዛኛውን ሰዓት አልጠቀምም። በጣም እኔ አብዛኛውን ሰዓት ብድግ ነው የምለው ግን በጣም ድክም ሲለኝ ማንቂያ ሰዓት አላርም እሞላለሁ እሞላለሁ ሰዓት እሞላ እና በዚያ ሰዓት ሲጮህ ብድግ እላለሁ እንጂ ያው አንዳንድ ጊዜ ከስራ ድክም ብሎኝ ከመጣው እሱን ልጠቀም እችላለሁ። ሌሊት ላይ ስለሆነ እምነሳው። እሱን አንዳንድ ጊዜ እጠቀማለሁ ግን ሁል ጊዜ አይደለም። ያው ሰአቱን ስለሚያውቀው አእምሮዬም ብድግ ነው የምለው። ስለዚህ ብዙ ያን ያህል

አዎ በመስመር ለአንዳንድ ጊዜ እንትን ከቪዲዮ አያለሁ ግን ብዛት አልጠቀምም ከስራ አንፃር ስራ ከበዛብኝ ነው እንጂ የማልጠቀመው። እንደዚህ እረፍት ምናምን ከሆንኩ መስለላችሁ ቪዲዮውን እመለከታለሁ ግን ብዛት አዘውትሬ እንደዚህ በደንብ አልጠቃም ቪዲዮ። ስለዚህ መስመር ላይ ቪዲዮዎችን ያው ሰዓት ካለኝ የሚጠቅመኝ ይሆነኛል ይበጀኛል። የምለውን፣ ይጠቅመኛል የምለውን እንደዚህ ለምሳሌ እሰራበታለሁ ብዬ የማስበውም ቪዲዮ ከሆነ አያለሁ። እመለከታለሁ ከዛ ውጪ ብዙ አላዘወተንም

አዎ የህዝብ ማመላለሻ ቀን በቀን እንዴ ቀን በቀን ነው የምጠቀመው። አሁንም አሁን በኋላ ላይ። በህዝብ ማመላለሻ ነው የምጠቀመው የራሴ መኪና የለኝም። ያው እንግዲህ እስከምገዛ ገና ወጣት ነኝ እገዛለሁ። ደግሞ ይሄን ስራ ሰርቼ ነው የምገዛው። መኪና ራሱ የእናንተን ስራ ሰርቼ እገዛለሁ እርግጠኛ ነኝ። በደምብ ሰርቼ በደምብ ስትከፍሉኝ እገዛለሁ። መኪና እኔ አሁን ገና አልገዛሁም። ወጣትም ስለሆንኩ ገና ነኝ። የህዝብ ማመላሻ ነው ቀን በቀን የምጠቀመው። ስለዚህ አዎ የህዝብ ማመላለሻ ነው የምጠቀመው ሁል ጊዜ ሁል ቀን ማለት

አዎ መብረቅ እኔ በጣም ነው የምፈራው አረነው መብረቅ እኔ በጣም ነው የምፈራው ሲጮህ ራሱ በቃ መንገድ ላይ ራሱ ሆኜ በጣም ነው ምፈራው። ብልጭ ብልጭ ቦግ ቦግ ቦግ ሲል በጣም ነው መብረቅ የምፈራው። እቤት ራሱ ሆኜ በጣም በክረምቱ በቃ ሲጮህ ምናምን ድው ምናምን ድንግጥ ምናምን አንዳንድ ግዜ በጣም ነው መብረቅ ፈራለው በጣም ነው ምፈራው እንደው እንደኔ ራሱ ምድር ላይ ሚፈራ ያለ ሰው ራሱ አይመስለኝም። ለዚህ ፈራለው መብረቅ በጣም ነው ምፈራው በጣም በጣም እረረ ኡኡኡ።

አዎ መስመር ላይ እማራለሁ ለምሳሌ፦ አፕወርክ እማራለሁ ቪዲዮ ኤዲቲንግ የተለያዩ መስመሮችን መስመር ላይ እማራለሁ ስለዚህ መስመር ላይ በደንብ ነው የምማረው ለራሴ ይጠቅሙኛል ይበጁኛል የምላቸውን ነገሮች በደንብ ነው የምማረው አሁን በጣም እኔ ደግሞ መስመር ላይ መማር እወዳለሁ። ከፍዬም ቢሆን እማራለሁ እኔ ሁል ጊዜ መስመር ላይ በደንብ ነው የምማረው ይጠቅማሉም ደግሞ ለእውቀትም ለሰውም ባካፍለው ተምሬ ይጠቅመኛል ብዬ ስለማስብ በደንብ ነው የምማረው አዎ በደንብ ነው።

አዎ ስጦታ በጣም ነው የምሰጠው አሁን ለጥምቀት የባህል ልብስ እሰጣለሁ ለባለቤቴ። ለባለቤቴ እህት ጫማ ገዝቼ ቀሚስ የባህል ልብስ ገዝቼ አሁን ነገ አምጥቼ እሰጣለሁ በጣም ነው የምወደው ስጦታ መስጠት። ስለዚህ አዎ በደንብ ነው እኔ የምወደው ስጦታ መስጠት እወዳለሁ። በጣም እንደውም ደስ የሚለኝ ለሰዎች ስጦታ ስሰጥ ነው እኔ በጣም ነፍሴ ደስ ይላታል ለሰው ስጦታ ስሰጥ። ለማንኛውም ሰው ቢሆን ልብሴን ልብስም ሆነም ምንም ሆነ የማልጠቀመውን ለሰዎች ስጦታ እሰጣለሁ። ለበአልም ለማንኛውም ሰዓት እንደዚያ አደርጋለሁ አዎ

አወ በጀትማ ግድ ነው በጀትማ ግድ ነው ወጭ ገቢ ወርሃዊ የቤት ኪራይ ለምግብ እያንዳንዷን በጀት ትወጣለች እያንዳንዷን በካልኩሌሽን ነው የምጠቀመው። በጀት ግድ ነው። በጀትማ ያለነው በጀት ከሌለ ከባድ ነው ስራ መስራት ራሱ አይቻልም። በጀት አለ። በጀት ያለውን በጀትማ በጅቼ ነው። ያንኑ ስራ የማከናውነው ስለዚህ ግድ ነው። በደንብ ነው እኔ በጀት የምበጅተው። አዎ በደንብ ነው። በጀት

እኔ በጣም የምወደው ጥምቀትን ነው በጣም የምወደው በዓል ጥምቀት ነው አሁን ነገ መጣ በጣም በፍቅር ነው የምወደው። ያለ ፌስቲቫል አለው በደንብ ነው። በቃ ጨዋታው ዝማሬው ዘፈኑ ሆታው በቃ የሌለ ነገር የለም። በጣም ነው በጣም በጣም ደስ የሚለው እና። ነገ አሁን ጥምቃት ነገ ጥምቀት ጥምቀትን በጣም በጣም ነው የምወደው ጥምቀት። በቃ እኔ ጥምቀት ያዝልኝ ጥምቀት ነው በጣም እምወደው በዓል

በጣም ምወደው ትምህርት እኔ ኬሚስትሪ ባዮሎጂ ሂሳብ ፊዚክስ በጣም ነው ምወደው። ሂሳብ ነው ነኮችን በጣም ነው ምወደው እና ኬሚስትሪ ባዮሎጂ ፊዚክስ። ሂሳብ በጣም ነው የምወደው እነዚህን ትምህርት ቤት በጣም ነው ምወዳቸው። አብሶ ግን ከሁሉም ከሁሉም ደግሞ ኬሚስትሪ እና ሂሳብ ነው በደንብ ምወደው። ስለዚህ በጣም ነው እነሱን ምወዳቸው። መምህሮችን በጣም ሚወዱእ በሱ ነበረ እና በጣም ደስ ይለኛል። እኔ ሂሳብ እና ኬሚስ

አዎ ሌሎችን ማበረታታት በጣም ነውምወደው እችላለሁ። ለምሳሌ እንዲያድጉ እንዲለወጡ የነገ ስኬታማ እንዲሆኑ በርቱ ጠንክሩ ስሩ። ነገ ስኬታማ ትሆናላችሁ እሚለውን በደንብ ነው። እኔ ማበር ታታው ስለዚህ በጣም ነው የማበረታታው። በጣም ደስ ይለኛል ማበረታታት ግድ ነው አበረታታለሁ። ስለዚህ በየቀኑ ነው የሰዎችን ብር በዚህ በዚህ አታርጉ አታጥፉ ብር አታጥፉ ነገ ስኬታማ እንድትሆኑ በዚህ በዚህ በወጣትነታችሁ ስሩ። እያልኩ በደንብ ነው ማበረታታው እወዳለሁ አዎ

ቦርሳ እኔ የምጠቀመው አብዛኛውን ሰዓት ሌዘር ነው ሌዘር ቦርሳ አለኝ። በመቀጠል ደግሞ እንትን ነው ጨርቅ ሆኖ በጣም የሚያማምሩ ለእንትን ለኮምፒውተር የምይዝባቸው እነሱን እጠቀማለው ቦርሳ ያለኝ እሱ ነው። ግን አብዛኛው ለዚህ ለምሳ ምግብም ለመያዝ የተለያዩ ነገሮችን ዶክመንት ለመያዝ የምጠቀመው ሌዘር ነው። በጣም ደስ የምትል ነው። ሌዘር በጣም ነው የምወደው እሱን ነው የምጠቀመው። እኔ ስለዚህ ሌዘር በሚለው እስማማለሁ ሌዘር ነው እኔ የምጠቀመው

አንዳንድ ጊዜ እንደዚህ በምሪበኝ ሰዓት አዎ መንገድ ላይ ምግብ እገዛለሁ ግን ሁል ጊዜ አይደለም አንድ አንድ ጊዜ አንድ አንድ በጣም ሲበስብኝ ነው እንጂ ብዛት ሰዓት ቀን አልገዛም። ለምን ያን ያህል ደህንነቱን አቧራ ምናምን ስለሚኖር እኔ እንደዚህ አልጠቀምም። ግን አንድ አንድ ጊዜ እንደዚሁ በአጋጣሚ በጣም ስብስብኝ፣ እንደዚሁ በወርም በአመትም ብሆንም አንደ የሆነ ሰዓት ወይ ምግብ ቤት ገብቼ እበላለሁ አለበለዚያ መንገድ ላይ ከአገኘሁ ደግሞ የቱኩርስ ፍረሽ ከሆነ እንትናቸው ንጽህናቸው አየት አሪገ እነሱን እጠቀማለሁ፣ በመንገድ ላይ ምግብ እገዛለሁ።

አዎ። ወደ ሱቅ ከመሄድ የመጀመሪያ ብዙ ከሆነ የምገዛው ጽፌ ነው የምሄደው ያው ብዙ ብዛት ካልሆነው ግን ዝርዝር ጽፌ አልሄድም በቃሌ ብቻ ይዤ ሄጄ ይዤ እመጣለሁ ያለውን እቃዎች ማለት ነው። ግን ብዛት ካልሆነ በስተቀር ጽሁፍ አልጽፍም። ጽሁፍ ጽፌ ያን ያህል አልሄድም ግን አብዛኛውን ሰዓት እንደዚህ በርካታ እቃ ምገዛ እንደ ሱፐርማርኬት ገዝቼ የምገባ ከሆነ። ጽፌ እያንዳንዷን ነገር በእያንዳንዷ ነገር ጽፌ አዎ የምሄደው ስለዚህ አዎ እጽፋለሁ። የምጽፈውም ደግሞ እያንዳንዱን እንዳረሳ ነው ተመልሼ እንዳልሄድ አደርጋለሁ። አዎ እጽፋለሁ። ይሆን ጥሩ ነው መጽሐፉ ጥሩ

አይ ብዛት በጣም ካደገ አላቆይም ቢያንስ አሳጥርና ልጭት አልለውም አሳጥረዋለሁ በጣም ማቆየት አሎድም። እኔም በጣምካደገብኝ ምን አደርገዋለሁ አሳ። እኔ። የመብላት ባህሪ ያመጣብኛል ስለዚህ እኔ በደንብ አላሳድግም። ትንሽ ማለት መካከለኛ ነው የማደርገው መካከለኛ ላይ አደርግና እንደዚህ አጠቀማለሁ እንጂ እንደዚህ በጣም አሳድጌ ምናምን አልወድም። እንደዚያ ነው የምጠቀመው

አዎ ፀሀይ ስትጠልቅ እመለከታለሁ እወዳለሁ ያን ያህል ግን ስትወጣ ነው በጣም የምወደው እንጂ። ፀሀይ ስትጠልቅም ትናፍቀኛለች ፀሀይ በጣም የምወደው በፍቅር ነው። ስትወጣ ስትገባ በጣም ነው ማየትም የምወደው። እንደ አጋጣሚ ያው አዘውተሬም ባላይ ስትገባ በጣም ደስ ትለኛለች። በፍቅር ነው የምሸኛት ስለዚህ። አዎ እወዳለሁ ፀሀይን በጣም እኔ የምወዳት ስትገባ ስትጠልቅ በጣም እወዳለሁ። አሁን ልክ ነው በጣም ነው የምወደው

አዎ አለኝ ኮምፒውተር ላፕቶፕ አለኝ የምጠቀምበት ለጽሁፍም፣ ኢሜል ለማድረግም፣ ኦንላይን ስራዎችን ለመስራት በሱ ነው የምጠቀመው ስለዚህ ላብቶፕ አለኝ። ኤች ፒ ሆኖ በጣም ነው ደስ የሚለው በጣም የምወደው ላፕቶፕ ነው አለኝ ስራ የምሰራበት ስለሆነ። ከሰአት ከዚያ ከሽያጭ ከስራ ስመለስ ከስራ ከስራ ቦታ ስመለስ በሱ ኦንላይን ስለምሰራ። ስለዚህ አዎ አለኝ።

እኔ የምወደው መጽሐፍ ቢዝነስ ስኩል ነው። በጣም ነው ኢንተርፕረነርሽፕ በጣም ነው የምወደው፤ ቢዝነስ ስኩልም በጣም ነው የምወደው፤ ሮበርት ኩይሳኪ በጣም በጣም ነው የማነበው፤ የእሱን መጽሐፍ እሱን ነው በጣም የምወደው ሁል ጊዜ አነባለሁ እንደዚህ አንዳንዴ ልቦለድም ታሪክም አነባለሁ። ግን በጣም የምወደው ኢንተርፕረነርሺፕ የቢዝነስ ስኩል የሚለው የሮበርት ኪዮሳኪ መጽሐፍን በጣም ነው የምወደው፤ በጣም ነው የምወደው፤ ሀብታም አባት እና ደሀው አባት የሚለው ሪችድ እሱን ነው በጣም የማነበው፤ ስለዚህ ለንግድም በጣም ስለሚጠቅመኝ እወደዋለሁ። እሱን ንግድም ስጀምር እሱን አንብቤ

አዎ የሙዚቃ መሳሪያ እወዳለሁ የሙዚቃ መሳሪያ መጫወት እወዳለሁ ግን ያው ከስራው አንፃርም ከስራዬ ስለማይመቸኝ ያው በተመቸኝ ሰዓት የሙዚቃ መሳሪያ መጫወትም እወዳለሁ። በጣም ደስ ይለኛል። እጫወታለሁ። በጣም ለ እንትኔም ለአእምሮዬም ደስተኛ ለመሆን ሙዚቃ መሳሪያ መጫወት በጣም ነው የምወደው። ስለዚህ ሁል ቀንም ባይሆንም አንዳንድ ቀን እንደዚሁ እንደዚህ መዝናኛ ቦታዎች እሄዳለሁ እጫወታለሁ ደስ

የምጠቀመው ስልክ እኔ ቴክኖ ስፓርክ አለኝ። እሱን ነው በደንብ የምጠቀመው እና ሳምሰንግ ነው የምጠቀመው። በጣም የምወዳቸው ስልኮች ናቸው። እነዚህ ሁለቶቹ ነው የምጠቀመው። ስለዚህ ቴክኖ በጣም ባትሪው የሚገርም ነው፣ ምንም አይሆንም፣ አያልቅም ሳምሰንጉም እንደዛው ጥሩ ነው። ግን በደንብ እኔ ሁለቶቹንም እጠቀማለሁ ሳምሰንግ እና ቴክኖ ስፓርክን የምትጠቀመው። ስለዚህ በጣም ነው የምወደው። ደስ ይለኛል እኔ። ስለዚህ እሱን ነው የምጠቀመው።

እኔ በቤት ውስጥ መሆን ነው። ምመርጠው በውጪ ያን ያህል ብዙ ኮንፈርት አይሰጠኝም። ስለዚህ በቤት ውስጥ እያነበብኩ ከቤተሰብ ጋር እየተመካከርኩ ያሉትን ነገር ከልጆች ጋር እየተጫወትኩ ቤት ውስጥ ነው። እንጂ ውጭ ላይ ያን ያህል እኔ ኮንፈርት አይሰጠኝም። ስለዚህ ውጪ ላይ ብዙ አይመቸኝም በቤት ውስጥ ብቻ ደስ ይለኛል። አብዛኛውን ሰዓት ሰማንያ ፐርሰንት በቤት ውስጥ ነው ከስራ ውጪ ቤት ውስጥ ነው። ቤት ውስጥ አንዳንድ ጊዜ መዝናኛ ካልሄዱህ በስተቀር። ቤት ውስጥ ነው። ማሳልፈው ስለዚህ ሁልጊዜ በቤት ውስጥ ነው እኔ የሚመቸኝ በቤት

አዎ በቅጥር ሰዓት በምሰራበት ሰዓት የስራ ግምገማ ይኖራል እንዴት ነው ውጤታማ ነው ወይ መስሪያ ቤቱን አሳድጓል ወይ እንዴት ነው ፀባዩስ የሚለው ነገር ያው ግምገማ ይደረጋል ግድ ነው ስለዚህ ተደርጌ አውቃለሁ እና በጣም ደስ የሚል ከዘጠና እስከ ዘጠና አምስት ፐርሰንት ነው የሰጡኝ ውጤት አሪፍ ነው ስለዚህ ተገምግሜ አውቃለሁ ደግሞ መገምገም ጥሩ ነው። ስራ ቦታ ላይ ትርፋማ እና ስኬታማ ለመሆን ግምገማ ግድ ነው ያስፈልጋል። ተገምግሜ አውቃለሁ እሱን ደግሞ በጣም ነው እኔ የምፈልገው የምወደውም ግምገማ በጣም ነው የም የሚመቸኝ አዎ ተገምግሜ አውቃለሁ።

አዎ ስማርትፎን እጠቀማለሁ አሁንም እየተጠቀምኩበት ያለሁት እኮ ስማርትፎን ነው በጣም ነው ስማርትፎን በጣም ነው የምወደው። ስማርትፎን እጠቀማለሁ ስለዚህ በጣም ደስተኛ ነኝ። ስማርትፎን ለመጠቀም። በጣም ደስተኛ ነኝ በጣም ደስ የሚለኝ ነው። ስለዚህ ስማርትፎን በጣም ነው የምወደው። ለምሳሌ ቴክኖ ስፓርክ ነው። ሳምሰግ አለኝ። ስለዚህ በጣም ነው የምወደው። እጠቀማለሁ። ስማርትፎን አፍቃሪ ነኝ ማለት ይቻላል በጣም ነው ምወደው። ምጠቀምበትም በሱ ነው። ሲለዚህ ስማርትፎን እጠቀማለሁ። በጣም ነው ምወደው

አዎ ኮምፒውተር በጣም ነው መጠቀም የምችለው። ቀላል ነው ለኔ በጣም ቀን በቀን እለት በእለት የምሰራው የማከናውነውም ስለሆነ ኮምፒውተር በጣም በደንብ ነው የምጠቀመው። በጣም ነው ለኔ ለስራዬም በቀን በቀን በሱ ስለ የማከናውነው ኮምፒውተር እጠቀማለሁ። ቀን በቀን ቤቴም ስላለ ላፕቶፕ በተጨማሪው ኮምፒውተርም ኮምፒውተርም ስላለ እጠቀማለሁ። አዎ በደንብ ነው የምጠቀመው። ስለዚህ መጠቀም እችላለሁ። እያንዳንዷን ነገር በደንብ ነው የምጠቀመው። በጣም የምወደውም ደግሞ ኮምፒውተር በጣም ፋስት ነው ጥሩ ነው ያለኝ ኮምፒውተር እኔ።

አዎ ከጎረቤ ጋር ጥሩ ግንኙነት አለ አው ከሞላ ጎደል ሙሉ ነው ባይባልም ጥሩ ነው ኮሚኒኬት እናደርጋለን እንግባባለን። ስለዚህ ጥሩ ነው ከጎረቤት ጋር ያለኝ ግንኙነት ጥሩ ነው። ስንግባባለን ያሉትን ነገሮች እንነጋገራለን እንንዋዋሳለን ለባል ምናምን እንግባባለን ጥሩ ነው። በጣም ጥሩ ነው ደስ የሚል ነው። ለበአል እንደዚ ላዘቦት ቀንም በደንብ ተግባብተን ነው የምንኖረው። ስለዚህ ከጎረቤት ጋር አዎ እግባባለሁ እኔም ደግሞ ኮምኒኬትድ ጥሩ ስለሆንኩ አሪፍ ነው። ግንኙነታችን

እኔ የምወደው ጫማ የምወደው ጫማ ቆዳ ነው። ሌዘር ፒውር የሆነው ቆዳ በጣም ነው የምወደው። ንጹህ ቆዳ ማለት ነው። ስለዚህ ሁልጊዜ የምጠቀመው እኔ ቆዳ ሽፍን ጫማ ነው። እንደዚህ ነጠላ ጫማ ቤት ቤት ካልሆንኩ በስተቀር አልጠቀምም። ስለዚህ ቆዳ ጫማ ሌዘር በጣም ነው የምወደው። ስለዚህ እሱን ነው የምጠቀመው ቆዳ ጫማ ነው እኔ። በጣም የሚስማማኝ የሚመቸኝ በጣም ለእግሬም በጣም የሚመቸው ምንም አይነት የ የእንትን ነገር ስለሌለው በጣም ነው የሚመቸው ምቾት አለው። በጣም ይመቸኛል። ስለዚህ ሁልጊዜ የምጠቀመው እኔ እኔ ሌዘር ቆዳ ጫማ ነው። ስለዚህ ቆዳ ጫማዎች በጣም ይመቹኛል። ቶርሽን አልጠቀምም። አላውቀውም። ተጠቅሜም አላውቅም። ጭራሽ ቤት ራሱ የለኝም ቶርሽን ጫማ። እሱን ነው የምጠቀመው። በጣም ደስ ይለኛል።

አዎ ምንጣፍ ላይ እቀመጣለሁ አሁንም ራሱ እዚያ ተቀምጬ ነው ደስ ብሎኝ እንትን ምለው ለምሳሌ ሙቃት ምናምን ሲሆን ፈር ያለው ምንጣፍ አለ። ልስልስ ያለ እሱ ላይ ነው ፀጉር ፀጉር ያለው። እሱ ላይ ቁጭ ብዬ ነው። ሪከርድ የማደርገው በጣም ደስ ይለኛል እሱ ላይ ቁጭ ብዬ ከሶፋ ላይ ወረድልና እሱ ላይ እቀርጻለሁ። ከዛ በመቀጠል መሬት ላይ በደንብ ነው እንትን የምለው ምንጣፍ ላይ መቀመጥ ደስ የሚለኝ ሙቀት ካለው ቅዝቃዜ ምናምን ስለሚኖረው ያን ያህል ለኔ ኮንፈርት ስለሚሰጠኝ በጣም እወዳለሁ እቀመጣለሁ። ደስ ይለኛል።

የኔ ዋና ሀላፊነት? ምንድን ናቸው ሚለውን ለምሳሌ መኪና ሲመጣ እቃውን ተረክቦ እያንዳንዱን ኪሎ መዝኖ እያንዳንዱን ሂሳብ ሰርቶ። የመኪና የሰራተኛ የሁሉንም ወጪ ከፍዬ እያንዳንዱን ሪከርድ አድርጌ የወጭ ገቢ ቀሪ። የአንዳንዱ የመኪና ስንት ይከፈላል ለሰራተኛ ስንት ይከፈላል ለመጋዘን ስንት ይከፈላል? የሚለውን እያንዳንዱን እንሰራና ያን ከሰራሁ በኋላ ቤተሰቡ ለሰዎቹ ለባለቤቶቹ የሽንኩርቱን ከዛ የቀረውን የመጋዘኔም አነሳ እና ቀሪውን ለሰዎቹ እልካለሁ ማለት ነው። ተመላሽ የሚባሉ ለሰዎች ቀጥታ ባንክ ቤት እሄድ እና አስገባለሁ። ስለዚህ የኔ ሀላፊነት ዋና ሀለፊነቶቹ እነዚህ ናቸው። እና በጣም ደስ ብሎኝ ነው የምሰራው። ስለዚህ ሁልጊዜም ሀላፊነት

እኔ ብዙ ትራስ አልወድም አነስ ያለች ልስልስ ያለች ትራስ ነው የምወደው በጣም ከፍ ካለ አንገቴንም የማመን ባህሪ ያመጣብኛል። ስለዚህ እኔ ትራስ ብዙ ያን ያክል ትራስ አልጠቃምም ትራስ የምትጠቀመው አንድ ትራስ የምትጠቀመው እሷም አነስ ያለች ለስለስ ያለች ናት ለሰውነቴ የምትመች። አርጌ ያው እኔ እንትን ያልኳት የገዛኋት የጥጥ ናት በጣም ነው ምወዳት። ማረጋት ስለዚህ የጥጥ ናት ለስለስ ያለች ናት ስለዚህ አንድ ነው የምጠቀመው። ከዚያ በኋላ አልጠቀምም አንድ ብቻ ነው እኔ የምጠቀመው። አልጋ ላይ ከሆነ በጣም አምስት ነው ስድስት ትራስ አለ እኔ ግን አንድ ነው የምጠቀመው

ቋንቋ እኔ ሶስት ቋንቋ ትግርኛ አማርኛ እንግሊዘኛ እነዚህን ሶስቱን እናገራለሁ። ስለዚህ በሶስቱ ቋንቋዎች እጠቀማለሁ ከዛ በላይ እንኳን አልችልም። ለመቻል እሞክራለሁ እስክ ወደፊት። እንደዚሁም ያው በደንብ በደንብ ባልችልም ኦሮምኛ አንዳንድ ጊዜ እሞክራለሁ። ሁሌ የን የህል አይደለም ግን በደምብ። ስንት ቋንቋ ትችላለህ? የሚለው ሶስት ብቻ። ሶስት ቋንቋ ትግርኛ አማርኛ እንግሊዘኛ እነኚህን ሶስቱን ነው በደንብ ምችለው። ፐርፌክት ግን አማርኛ በጣም እንግሊዝኛ እኛ ትግርኛ ጥሩ ነው እነኚህን በደንብ እጠቀማለሁ።

አዎ ሩዝ በደምብ ነው ምወደው ሩዝ በድንች አድርጌ በደምብ ነው አሁን ሰርቻለሁ ራሱ አሁን ምሳ እሱን ነው ምበላው ሩዝ። በድንች እየበላሁ በጣም ነው ደስ የምለኝ ሩዝ በጣም ነው ምወደው። በጣም ነው በፍቅር በዶሮ አሮስቶ አድርጎ በዶሮ አርጎ ስጋ ሩዝ በሩዝ በጣም ነው የምወደው በጣም በጣም በፍቅር ስለዚህ ሩዝ። እኔ በጣም አፍቃሪ ነኝ በጣም ነው የምወደው። ያው ሁልጊዜ ባይሆንም በሁለት ቀን በሶስት ቀን ሩዝ በደንብ ነው የምመገባው። ሩዝ እወዳለሁ በደንብ ነው

አዎ በደንብ ነው እማበስለው በእንጨትማ ግድ ነው አሁን መብራት ሲሄድ እኮ ግድ በእንጨት ነው። ምግብ እምናበስለው ስለዚህ ያለነው የእንጨትማ ግድ ነው የእንጨት ላቀች እምትባል ምጣድ አለች በሱ አድርገን እናበስላለን ስለዚህ በደንብ ነው ምችለው። ቤትም እጠቀማለን እሱን መብራት ሲሄድ ግድ አለ ግድ እሱንም መጠቀም ስላለብን። ሄዶም ትንሽ አንድ ቀን ሁለት ቀን ከቆየ መብራት እሱን በደንብ ነው ምንጠቀመው። ስለዚህ ማብሰል እንችላለን ምንም ችግር የለብንም። እኛ እንወድ እንችላለን በጣም አሪፍ ነው። ደግሞ ቶሎ ነው የሚደርሰው

አዎ በስራ ሰዓቴ ምንም አልደራደርም በሰአቴ እዚያችሁ ስራ ቦታ በሰአት ነው የምደርሰው ስለዚህ ምንም ድርድር ሰዓት ላይ ድርድር የለም። ቀጠሮም ካለ ይሄን ያህል ሰዓት አካሉ ይሄን ያህል ብዬ በዛችሁ በሰአቴ እምደርሰውና። እኔ በጣም ነው ሰአቴን ማከብረው ስለዚህ። በሰአቴ ነው ስራ ቦታ የምደርሰው። ሰአቴን አክብሬ ወደ ስራ የምሰራው ስለዚህ ሰዓት ችግር የለብኝም። በሰአቱ በሰአቱ ነው የምደርሰው። በሰአት ትራንስፖርት ቶሎም ባላገኝም ምንም በኮንትራት ቢሆን ሰአቴን አክብሬ ነው የምደርሰው። ስለዚህ በጣም ነው በፍጥነት

ውሃ ስትጠፋ ግቢ ውስጥ አመጣለሁ ውሃ መምጣት በደንብ ነው የማውቀው ስለዚህ ውሃ እመጣለሁ ውሃ እመጣለሁ የተለያየ ለምሳሌ ጃር ውሃ ሊሆን ይችላል ለሚጠጣ ለማይጠጣው ሊሆን ይችላል ስለዚህ ውሃ በደንብ ነው ለመሰራሪያው ለመሰራሪያም ሲጠፋ ውሃ በምትሄድ ሰዓት ውሃ አመጣለሁ። በደንብ ነው ማምጣት ታውቃለህ? አዎ በደንብ ነው የማውቀው። ስለዚህ አምጥቼም አውቃለሁ። ስለዚህ ልክ ነው አመጣለሁ ሁል ጊዜም አመጣለሁ።

አዎ በመስኮት በአብዛኛውን ሰዓት በመስኮት መቀመጥ እወዳለሁ። ለምን ንፍስ አንድአንድ ጊዜ ሙቀት ምናምን ሲኖር ንፍስ እንዳገኝ በመስኮት ዳር መቀመጥ በጣም ነው ደስ የሚለኝ። እንደገናም 'ኮንፈርት' ይሰማኛል በዳር ላይ ስትሆን እንደዚህ ግፊያ ምናምን አይኖርም። ስለዚህ በስኮት ዳር ስሆን ደስ ይለኛል። ቤትም ስሆን መስኮት ዳር ቁጭ እላለሁ። መስኮት ስር ነው የምቀመጠው ደስ ይለኛል። አዎ እቀመጣለሁ። መቀመጥ ደስ ይለኛል መስኮት ስር አዎ እቀመጣለሁ። ስለዚህ እኔ ችግር የለብኝም እኔ እቀመጣለሁ።

አዎ በስራ ሰዓት እረፍት ታደርጋለህ፤ በስራ ጊዜ እራፍት ታደርጋለህ፤ ብዙም በስራ ሰዓት አንዳንድ ጊዜ እንደዚሁ ጋብ ሲል ስራው ነው እንጂ በስራ ሰዓት እረፍት አላደርግም፤ ስራዬን ስጨርስ ነው እረፍት የማደርገው። በጣም ጫና በጣም ሚደክም መሃል ላይ ሰው ካለ እንደዚህ እንትን ላይ መቀመጫ ላይ ቁጭ ልል እችላለሁ እንጂ እንደዚህ እረፍት በስራ ሰዓት ብዙም ያን ያህል አላደርግም። ስራ ከሆነ ስራ ነው ከዛ ልክ ስራዬን ስጨርስ ነው እኔ እረፍት የማደርገው። ስለዚህ ስራ ሰዓት ላይ ያን ያህል ብዛት እረፍት ማረግበት ሰዓት የለኝም። አንዳንድ ጊዜ ያው ስራ ጋብ ሲል ቁጭ ምልበት ሰዓት ሊኖር ይችላል እንጂ ሌላ ነገር

መናፈሻ እኔ የምሄደው በሳምንት ወይ በአስራ በወር አንድ ጊዜ እንደዚሁ ሰአቶችን አስተካክዬ እሄዳለሁ መናፈሻ። ለምን አይምሮዬንም እረፍት ለመስጠት እና አንዳድ አየሩም ንጹህ አየር ለማግኘት መናፈሻ እሄዳለሁ። አንዳንድ ጊዜ ዘና ለማለት እንደዚህ ሰንበት ሲሆን። ከልጆች ጋር ልጆችን ዘና ለማድረግ ከትምህርት ሲመለሱ። ከእህቶቼ ልጆች ጋር እሄዳለሁ አንዳንድ ጊዜ ማለት ነው። በወር ወይ በሁለት ወር እንደዚህ አካባቢ እንሄዳለን። እንደዚህ ክሪፕቶ መዝናኛ ምናምን አለው። መናፈሻ እኔ እዛ እሄዳለሁ። ከባለቤቴ ጋር ስለዚህ አዎ ግድ ነው እሄዳለሁ። አዎ የስ

አወ አዲስ ቴክኖሎጂ መማር እወዳለሁ በደንብ ነው የምወደው። አዲስ ቴክኖሎጂም እማራለሁ ሁል ጊዜም አሁንም እየተማርኩ ነው ያለሁት። ሳይበር ሴኪሪቲ እማራለሁ ዌብሳይት ዴቨሎፐር እመራለሁ አዲስ ነገር ቴክኖሎጂዎችን ዌብሳይት ዌብሳይት አብ ዴቨሎፐር እማራለው። ስለዚህ እነሱን ነገሮች በደንብ ነው እኔ የምማረው ስለ ፎሬክስ አዳዲስ ቴክኖሎጂ ሲመጡ እማራለሁ። እኔ ዌብሳይት ሊሆን ይችላል የተለያዩ ኮዶችን እማራለሁ። በየጊዜው አዎ ግድ ነው። እኔ በደንብ ነው የምማረው እማራለሁ

አወ ማር በጣም ነው የምወደው ማር እኔ እንደውም ጧት ጧት እንደዚህ በዳቦ አድርጌ ማር በደንብ ነው የምጠቀመው። ስለዚህ አወ በደንብ ነው የምጠቀመው ስለዚህ ማር እወዳለሁ። በደንብ ነው የምጠቀምው ስለዚህ ማር ትወዳለህ? አዎ በደንብ ነው ማር የምወደው። እዚህ በደንብ አድርጌ ነው ማር የምወደው እጠቀማለሁ። በዳቦ በደንብ አድርጌ ማር ለሀይልም ጉልበትም ስላለው። ለጤናም ጥሩ ስለሆነ ማር እወዳለሁ። ስለዚህ ከታፍጮች በጣም እኔ እንደው ማዘወትረው ማር ነው። ማር በደንብ ነው የምወደው። ቀን በቀን ባይባልም ቢያንስ በሁለት በሶስት ቀን በዳቦ

ምን ያህል መጸሀፍ በቀን ቢያንስ አንድ ሰዓት ሁለት ሰዓት በቀን መጸሃፍ አነባለሁ መጸሃፍ ካላነበብኩ እንዲያውም ምንም ሰላም አይሰጠኝም እና በደንብ ነው መጸሀፍ። ምን? ያህል ጊዜ መጽሐፍ ታነባለህ በቀን ውስጥ አንድ ሰዓት አንድ ሰዓት ሁለት ሰዓት መድቤ መጽሐፍ አነባለሁ በደንብ አድርጌ ነው። እማነበው ስለዚህ በደንብ ማንበብ እወዳለሁ። አነባለሁ በደንብ አድርጌ ነው መጽሐፉን እማነበው ስለዚህ እኔ በደንብ ነው መጽሐፍ እማነበው። ስለዚህ አንባቢ ነኝ። እኔ መጽሐፍ በጣም ደስ ይለኛል እንደውም ከሌላ ከሚሰጥ ስጦታ ከሚሰጡኝ መጽሐፍ ቢሰጡኝ ነው ደስ እሚለኝ እኔ መጽሐፍ በጣም

ስታመም ከስራ ትቆያለህ ስታመም ከስራ ብዙ አልቆይም ግን ወደ ህክምና ቦታ እሄዳለሁ በቻልኩት ቀላል ካልሆነ በስተቀር። ወደ ህክምና ቦታ ቶሎ ነው ለመሄድ እንትን የምለው የምዘጋጅ ስለዚህ ያን ያህል ስራ ቦታ። ዝም ብሎም በጣም የማያመኝ ከሆነ ነው እንጂ። ስራ ቦታ የምቆየው በጣም የሚያመኝ ከሆነ። በፍጥነት ህክምና ቦታ ነው መሄድ የምፈልገው ስለዚህ። ከስራ ቦታ በዳ በጣም ካመመኝ አልቆይም። ትንሽ የተ እንደው የሚሻለኝ አለ አይደል ቀላል እንደ ጉንፋን ምናምን ከሆነ። እቆያለሁ እሰራለሁ

አዎ ታሪክ መንገር ነው የምትወደነው ለምሳሌ አፄ ፋሲለደስ የጎንደር የጎዜ የጎዜ ግንብ። ጎንደር ጎንደር ፋስለደስ አጼ ሶፍ ኡመር ዋሻ። የሚኒሊክ መስኮት በጣም ብዙ ኢትዮጵያ ውስጥ አሉ ቅርሶች። አክሱም ጽዮን እነዚህን ነገሮች ታሪክ በጣም ነው በጣም በጣም እኛ ሀገሮች ታሪክ ሞልቷል እናገራለሁ። ስለዚህ እኛ ታሪክ ደግሞ ችግር የለብንም ታሪክ ሞልቷል እኛ ጋር እናገር

የመጠጥ ውሃ የማገኘው እኔ ከቧንቧ ነው አብዛኛው ሰዓት ከቧንቧ ነው የምንጠቀመው ግን የምንጠጣው ውሃ ከሆነ ከጃር ነው። ጃር እገዛለሁ። በሳምንት በአስራ አምስት ቀን አንድ ሃያ ሊትር ጃር እገዛለሁ እጠቀማለሁ ስለዚህ ጃር ነው አብዛኛውን ሰዓት የምጠቀመው ለመጠጥ ጃሮችን ነው። ታሽገው የሚመጡ ውሃዎችን ስለዚህ ጃር ነው የምጠቀመው እንደዚህ ለመሰራራት ምናምን ከሆነ ግን የቧንቧ ውሃ እጠቀማለሁ። ቀድቼ ግቢ ውስጥ ስላለ ቧንቧ መስማዊ የመጠጥ ውሃ ግን ከጃር ነው። ለዚህ ጃር ውሃ ነው የምጠቀመው እኔ በሳምንት በአስራ አምስት ቀን ጃሩን ቀይሬ ውሃውን

ዜና አዳዲስ ነገሮች ካሉ አነባለው ለሰዎች እነግራለሁ። መስመር ላይ የተለያዩ ነገሮችን ለምሳሌ አስደሳች ሊሆን ይችላል እንደዚህ አሳዛኙ ነገር ከሆነ ለሰዎች። ጥንቃቄ የሚያደርጉበት ከሆነ ዜና እናገራለው መስመር ላይ። አነባለሁ እናገራለሁ። ስለዚህ ያለውን ነገር ለሰዎች በግልጽ አስቀምጣለሁ ስለዚህ አነባለሁ። ማጋነን አይሆንም እነግራችኋለሁ አነባለሁ ይሄ ይሄ ነው። ጥቅሙን ጉዳቱን እንነግራቸዋለው ስለዚህ አነባለሁ። ዜና ግድ ነው መስመር

አዎ ሳንቲም እቆጥባለሁ ግን ያው ብዘ ብዙ ስዓት ከምቆጥብ ይልቅ እኔ እኢንቨስት ባደርገው ነው ስራ ላይ ባውለው ነው ትርፍ ሚያመጣልኝ። ግን ያው ያለውን ነገር በቻልኩኝ መጠ ከስራ የተረፈኝን እቆጥባለሁ። ግን አብዛኛ ከምቆጥብልኝ ገንዘብ ስራ ላይ ባውለው ደስ ይለኛል። እቆጥባለሁ ያለኝን በቻልኩኝ መጠን እቆጥብና እና ከዚያ ግን የተረፈውን ወደ ስራ ነው እንጂ ያን ያህል ቁጠባውን አላበረታታም። ስለዚህ የተረፈኝን ግን እቆጥባለሁ የተወሰነ አስቀምጠን

በቀን እኔ ቢያንስ አምስት ሊትር ውሃ ሁለት ተኩል እስከ ቢያንስ ከሁለት እስከ አምስት ሊትር በቀን እጠጣለሁ። ስለዚህ ምንም አልጠጣሁም ከተባለ ሁለት ሊትር የምጠጣው ከሁለት ሊትር ጀምሮ እስከ አምስት ሊትር በቀን በደንብ ነው ውሃ የምጠጣው። ውሃ መጠጣት ግድ ነው ለጤናም ለሰውነትም ውሃ መጠጣት ግድ ስለሆነ ውሃ እጠጣለሁ። ስለዚህ ውሃ አፍቃሪ ነኝ ማለት ይቻላል። ውሃ በደንብ ነው የምጠጣው ስፖርትም ስለምንሰራ ውሃ እጠጣለሁ። የተለያዩ እንቅስቃሴዎች ስለማረግ ውሃ በደንብ ነው የምጠቀመው። ውሃ እጠጣለሁ በደንብ አድርጌ ነው ውሃ የምጠጣው።

ጠዋት በስራ ምን ታደርጋለህ? በስራ ቀጥታ ወደ ስራዬ ወደ ስራዬ እገባለሁ። ያለኝ ስራዎቸን ምን ምን ነገር ነው ዛሬ ማካሄድ ያለብኝ የሚለውን ነገር። በስራዬ ቀጥታ ሄጄ አከናውናለሁ እሰራለሁ። ስለዚህ ስራዬ ላይ ነው ፎከስ የማደርገው። ስለዚህ በስራዬ ላይ ነው በደንብ እንትን እምለው። ስለዚህ ስራዬ ላይ በደንብ በስራ ታደርጋለህ? ጠዋት ላይ ቀጥታ ስራዬ ገብቼ ጥያጮችን በቶሎ በቶሎ ነው የማከናውነው። በፍጥነት ነው ምሰራው። በፍጥነት አከናውን በፍጥነት እሰራለሁ ስለዚህ ስራ የለም በፍጥነት ነው የማከናውነው። ንግድም ስራውን በፍጥነት በጠዋቱ ነው ምጨርሰው።

ማታ የምሰማው ድምጽ ምንድነው? አንዳንድ ጊዜ ሰዎች ድምጽ እሰማለሁ የመኪና ድምጽ። ያው ከተማም ስለሆነ ለሌላ የቤተክርስቲያን የ እንትን የ መስጂድ ድምጾች ሃይማኖት ቦታዎች እሰማለሁ ቻርቾች እነሱ እነሱን በደንብ እሰማለሁ። ሌላ ያን ያህል የመስማቱ እንትን የለኝም። ስለዚህ እነኝን ነው ብዛት የምንሰማው እኛ የምሰማው እኔ ስለዚህ እነኝህን ነው ድምጽ የምሰማው። ሁልጊዜ ስለዚህ ልክ እነኝህን ነው ሁልጊዜ ምሰማው

አዎ መፍጨት ታውቃለህ እንፈጫለን ለምሳሌ መብራት ሲሄድ መብራት እንደዚህ ጥፍት ብሎ በተቋረጠ ሰዓት በሱ ነው ፈጭተን ለምግብ እንጠቀማለን ስለዚህ። ዱቄት መፍጨት ግድ ነው ያለ ነገር ነው። ስለዚህ እሱን በሱ ግድ መፍጨት መልመድም ስላለብን። የስራውን ባህሪ ስለሆነ አንዳንድ ጊዜ መብራት በሚቋረጥበት ሰዓት እሱን በደንብ መልመድም አለብን። መፍጨት እቺላለሁ በዱቀት ስለዚህ። ፈጭቸም አውቃለሁ አዎ በደንብ ነው የምፈጨው እሱን እጠቀማለሁ ስለዚህ ይሄንን ነው እኔ የማረገው

አዎ የድሮ ፎቶዎች አሉኝ የልጅነት ፎቶዎች በድንብ ነው ፎቶዎችን የምይዝ በአልበም ላይ። ዋሌቶች ላይ የተለያዩ መስታወቶች ፍሬም አዘጋጅና እነሱን የልጅነት ፎቶዎችን አስቀምጣለሁ ግድ ነው። ስለዚህ መያዝ አለባቸውም እነሱ በደንብ ነው የሚይዘው። ስለዚህ ያለ ነገር ነው ይሄ ምንም ማይ ማይካድ ሃቅ ነው። ስለዚህ በድንብ ነው ፎቶ ይድሮ ፎቶዎችን። አሉኝ ግን እይዛለሁ። ሲለዚህ በደብን ነው የይዘው የድሮ ፎቶዎችን። ግድ ነው። ይዛል የዱሮ ፎቶዎች አዎ አለኝ። ስለዚህ አዎ

የጨርቅ ልብሶችን ነው በደንብ የምወደው ኮምፈርት ሚሰጠኝ በልብስ ልብሶችን የምወደው ጨርቅ ነው። አንዳንድ ጊዜ ደግሞ ሌዘር እጠቀማለሁ። ሌዘር በደንብ ስለምጠቀም ሙቀትም ብርድ ምናምን በሆነ ሰዓት ሌዘር እጠቀማለሁ። ስለዚህ ልብስ እኔ በደንብ የምወደው አብዛኛውን ሰዓት የምትጠቀመው ጨርቅ ልብሶችን ልብስ ነው ስለዚህ ልብስ ጨርቆች በጣም ሱፍ በጣም ኮንፈርት ይሰጠኛል። ሁልጊዜ የምጠቀመው እሱ ነው። ስለዚህ እኔ ጨርቅ ልብሶች በጣም በጣም እወዳለሁ ኮንፈርት ይሰጡኛል ስለዚህ እወዳለሁ። እኔ በጣም ደስ ይለኛል።

የምወደው ፊልም እኔ ለምሳሌ ሆሊውድ ፊልሞችን በጣም ነው የምወደው። ስፓርታከስ እንወዳለው። እንደዚህ የታሪክ የሆኑ ፊልሞችን በጣም እምወደው ስለ ሀገር የምወደው ፊልም እንደሱ አይነት ስለ ፍቅር። ስለ ሀገር ስለ ፍቅር ስለ ወዳጅነት። እነዚህን ነገሮች በደንብ ነው እምወደው። ስለዚህ እነኚህን ነገሮች በጣም ነው ፊልም በዚህ በዚህ ያጠነጠኑ ነገሮችን እወዳለሁ። ከዚህ እወዳለሁ ፊልም

አዎ እኔ አትክልት ስራዬ ነው ስለዚህ አትክልት ሁልጊዜም ስራዬ ስለሆነ የቀነ የቀነ ገቢም አትክልት ነው። የቀኑ ስለዚህ አትክልት ስራ በጣም ነው የምወደው በጣም ነው በፍቅር ነው የምሰራው። ስለዚህ አትክልት ስራዎችን በጣም ነው የምሰራው የምወደው አትክልት ስራዎችን እሰራለሁ። አትከት ስራ ታደርጋለህ አዎ በደንብ ስራዬ እሱ ነው። በቃ ቋሚ ስራዬ እሱ ስለሆነ ምንም በጣም ነው በፍቅር ነው የምወደው። ስለዚህ አትክልት ስራዬ እሱ ነው ያለው። ስለዚህ አትክልት ስራ በጣም በጣም በደንብ ነው እሱን የምሰራው በደንብ በደንብ አድርጌ

አዎ ማብሰል በደንብ ነው ምችለው ማብሰል በደንብ እችላለሁ። አሁን ምግብ ይኸው ሰራሁ ሩዝ በድንች አድርጌ በደንብ አድርጌ ማብሰል እችላለሁ። ምግቦችን እሰራለሁ ቤተሰብ በማይኖርበት ሰዓት ራሴ ነኝ የምሰራው ምግብ በደንብ ነው ማብሰል እምችለው በጣም ነው ምወደው። እንደዚህ አይነት ስራዎች እንደው በጣም በፍቅር ነው። ደስ ብሎኝ ነው ምሰራቸው ስለዚህ በደንብ ነው ምሰራው። ስለዚህ አዎ ማብሰል ይችላለው በደንብ ነው ማበስለው በጣም እወዳለሁ አበስላለሁ። ስለዚህ በጣም እኔ ደስተኛ ነኝ ለማብሰል በጣም እወዳለሁ።

አዎ መስመር ላይ በደንብ ነው ምጠጣው ለምሳሌ ስመጣ ከስራ ቦታ ስመጣ እንቅልፌ ምናምን ስለሚመጣብኝ ሙዚቃ በደንብ እየሰማሁ እያዳመጥኩ ነው። ምመጣው ስለዚህ መስመር ላይ በደንብ ነው ሙዚቃ ምሰማው ለምን እንቅልፌን እንድቋቋም ለምሳሌ ለሊት ላይ ስለምንሄድ እኛ እንቅልፋችን ይመጣል። እና እንደዚያ ስለሚሆንብኝ በደንብ ነው እኔ ሙዚቃ ምሰማው መስመር ላይ። እሰማለሁ በደንብ አድርጌ ነው ምሰማው ለዚህ በዚህ ነው አርጌ ነው። ሙዚቃዎችን ምሰማው ልክ ነው በደንብ ነው ምሰማው

አዎ በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? አዎ እሰራለሁ። ለምሳሌ አትክልት እዚያጋ ከሰራን እዚያጋ እንጽፋለን እዚያጋ የተለያዩ የስራ ዘርፎችን እንሰራለን። ለምሳሌ ሰራተኛ እዚያ ጋር እንዴት መስራት እንዳለበት። እንዴት እቃው ቶሎ ቶሎ መውጣት እንዳለበት እነሱ እነሱን በደንብ በአንድ ጊዜ ብዙ ስራዎችን አስተናግዳለሁ። ስለዚህ በደንብ ነው ምሰራው በደንብ ስራዎችን ማስተግድም ይለናል። ንግድ ላይ ቶሎ ቶሎ ካላስተናገድን በጣም ከባድ ነው የሚሆነው። እና ግድ ነው

የምወደው መጠጥ እኔ በጣም የማዘወትረው ውሃ ነው ውሃ በጣም መጠጥ እወዳለሁ የውሃ መጠጥ። ግን ከዛ ባለፈ አንዳንድ ጊዜ ወይን እወዳለሁ ወይን። ደስ ይለኛል። ከዛ ውጭ ግን አብዛኛውን ሰዓት በደንብ ምን ትወዳለህ የሚለው ነገር ከሆነ ውሃ ነው። በደንብ የምወስደው ውሃ ነው እምጠጣው። መጠጥ ውሃ ነው በጣም የምጠጣው ውሃ ብቻ ነው አብዛኛውን ሰዓት። ዘጠና ዘጠኝ ፐርሰንት ውሃ ነው። እንጅ ሌላ እንደዚህ አልኮል ምናምን ብዙ እንትን አልወስድም። ውሃ ብል የተሻለ ነው። ስለዚህ ውሃ ነው በደንብ የምወስደው ውሃ ነው

አዎ እጠቀማለሁ ለምሳሌ ትንኞች እንዳይነክሱኝ የትንኝ መረብ እጠቀማለሁ። አንጎባ አጎበር እጠቀማለሁ ስለዚህ በደንብ ነው የትንኝ መረብ ግድ ነው እሱማ ከሌለ አያስተኙም። መናከስ ባህሪ ስለሚያመጡ የተለያየ በሽታ ሊዳርጉ ስለሚችሉ ትንኝ እነሱን መረቡን እጠቀማለሁ በደንብ ነው የምጠቀመው። ስለዚህ እሱም አለኝ በደንብ ባለ አውታሩ በጣም ደስ የሚል መረቡ። ደስ ይላል እነሱ አይገቡም ስለዚህ በሱ ሰላም ያለው እንቅልፍ የሚወስደውም እሱ ካለ ነው። ስለዚህ እሱ አለኝ

ምን የቤት እቃዎችን ትጠቀማለህ? በጣም ለምሳሌ አሁን ፈርኒቸር የባህላዊ እቃዎች እቃዎችን የቤት እቃዎችን እጠቀማለሁ በደንብ አድርጌ የቤት እቃዎች በጣም ደስ ይሉኛል ባህላዊ የቤት እቃዎች። ሳይኖች ብረት ድስቶች የቤት እቃዎች እነኚህ ሸክላ እቃዎች እኔ ቤት እቃዎች እነኚህ እነኚህ እጠቀማለሁ። ጀርካኖች የተለያዩ ሳይኖች ደስቶች። መሶቦች ባህላዊ የሆኑ የቤት ዕቃዎችም በደንብ እጠቀማለሁ። ግን ባህላዊ የሆኑ በጣም ደስ ይለኛል የምጠቀመው አብዛኛው ሰዓት እነሱ ነው። ስለዚህ አዎ

መብራት ሲቋረጥ የማደርገው ምንድነው? ሶላር አለበት ጋር ስልኬ ከዘጋ ባትሪ እዚያ ቻርጅ አደርጋለሁ አለበለዚያ ደግሞ። መብራት ሲቋረጥብኝ የተለያዩ ነገሮችን ስራዬን እንዳይቋረጥ አከናውናለሁ ለምሳሌ። በሶላር ትጠቀማለህ በጀነሬተር ጀነሬተር አሁኑ ግቢ ውስጥ አለን። ከሱ ትጠቀማለህ መብራት። ሁለተኛ ሻማ ጭለማ እንዳይሆን ሻማዎችን እጠቀማለሁ። ስለዚህ መብራት ሲቆረጥ የማደርገው እሱ ነው። እንደገና ሲቆረጥብኝ እንዲቀጠልልኝ እንዲስተካከሉኝ ለሰዎች አመለክታለሁ። እዚህ እሱን ነው የማደርገው ነው መብራት

አዎ በደንብ ማህበራዊ ሚዲያ በደምብ ነው ምጠቀመው ፌስቡክ እጠቀማለሁ ኢንስታግራም እጠቀማለሁ ዋትሳፕ ቴሌግራም እንደገና ቲውተር እነኚህን ጎግል ፌስቡክ እነዚህን በደንብ ነው የምጠቀመው። ለምን? ቀን በቀን የስራዎች ባህሪዎችም ስላሉ ኢሜል የማደርግበትም ከሰዎች ጋር ኮሚኒኬት የማደርግበትም እሱ ስለሆነ በደንብ ነው የምጠቀመው። ስለዚህ ማህበራዊ ሚዲያ ግድ ነው በሃያ አንደኛው ክፍለ ዘመን ማህበራዊ ሚዲያማ ከሌለ በቃ ያው ከምንም ከምንም ተገለሉ ማለት ነው። ስለዚህ በደንብ ነው የምጠቀመው። እጠቀማለሁ አዎ በደንብ ነው

አው ሙዚየም መሄድ እወዳለሁ በደንብ ነው ሙዚየም የምሄደው ለምሳሌ እ አራት ኪሎ ሙዚየም በ ስድስት ኪሎ ሙዚየም እሄዳለሁ። የድሮ ቅርሶችን ለማግኘት ለማየት እነኚህን በደንብ ነው የምሄደው ስለዚህ በደንብ ሙዚየም መሄድ የምወደው ለመጎብኘትም እንደዚህ ቢያንስ በሁለት ወር በሶስት ወር እሄዳለሁ። እነኚህ ትላልቅ የቅርሶች ላይ ሙዚየም በደንብ ነው የምሄደው እነሱን ለማየት ስለዚህ እሄዳለሁ። እዚህን መጠቀም እወዳለሁ እዚህ መሄድ በጣም ነው

አዎ ይቅርታ መጠየቅ በጣም ደስ ይላል። ይቅርታ በጣም ሲጠየቅ በጣም ነው ልብ ደስ ይላል ሀሴት ታደርጋለች። በጣም ደስ ይላል ይቅርታ መጠየቅ። ስለዚህ እኔ ይቅርታ መጠየቅ በጣም ነው የምወደው። ሰዎች እንደዚህ ሲያስከፉ ምን ሲሉ ይቅርታ መጠየቅ በጣም ነው የምወደው። ለምን አእምሮ ራሱ እረፍ ነው የሚለው። ይቅርታ መጠየቅ ቀላል ነው ግን ለጎበዝ እና ጠንካራ ለሆነ ሰው ነው ይህን የሚያደርገው እንጂ ለሰነሱ አይደለም ይቅርታ መጠየቅ በጣም ጥሩ ነው። ሰዎች በጣም በጣም ጥሩ ነው በጣም በጣም በጣም ጥሩ ነው ደስ

አዎ የስራ ገደብ አለኝ ለምሳሌ የእረፍት ሰዐቴ ስንት ሰዓት ነው? ከአስራ ልክ ከዚያ እንደጨረስኩ ቀጥታ ወደ ላይ ወደ ላይ አልሄድም ስራ። ቀጥታ ወደ ስራ የስራ ጊዜዬን ገደብ አስተካክላለሁ። ለምሳሌ እንዳይደክመኝ የሰውነት የማረፍ ስራ ስላለበት። ስራዬን ደግሞ በደንብ አርፌ እንዳከናውን እነኛን ነው የስራ ገደብ አደርጋለሁ። ስለዚህ መደዳውን ስራ አልሰራም። ለምን እንደዚያ ካደረኩ የድካም ስለሚመጣ ስራዬን በአግባቡ ማከናውን አልችልም ማለት ነው። ስለዚህ የስራ ገደብ ግድ ነው አደርጋለሁ አስተካክላለሁ። የስራ ገደብ አዎ

አዎ ከዝናብ ውሃ እሰበስባለሁ ለምን አሁን ለልብስ ማጠቢያ ይሆናል። የተለያዩ አትክልቶችን ለማጠጣት የተለያዩ ስራዎችን ለመስራት ስለሚጠቅም። ዝናብ ውሃ እሰበስባለሁ። ለምን ቧንቧ በሚሄድ ሰዓት እሱ ነው ጠቃሚ ነገር ስለዚህ የዝናብ ውሃ እሰበስባለሁ። በደንብ ነው የምሰበስበው። ስለዚህ ይሄንንም ደግሞ ግድ ነው ማድረግ ስላለብኝምዠ እሰበስባለሁ። የዝናብ ውሃ እሰበስባለሁ በደንብ ነው የምሰበስበው። እሰበስባለሁ የዝናብ ውሃ አዎ በደንብ ነው የምሰበሰበው

መስታወት ላይ እኔ ምናልባት ሁለት ደቂቃ አንድ ደቂቃ ሆኖ ነው እንጂ ብዙ ያን ያህል መቆም ብዙ አላይም መስታወት ላይ አይት አድርጌ ዘወር ብቻ ነው ብዙ ያን ያህል ብዙ የማየት እንትኑ የለኝም። እንደዚህ አዲስ ልብስ ስቀይር ምናልባት ለማስተካከል ምናምን እንደዚህ ጺሜን ለማስተካከል ካልሆነ መስተቀር እንደዚህ መስታወት። ምን ያህል ጊዜ ታያለህ የሚለው? በቀን ወይ አንድ ጊዜ ምናልባት ለሁለት ደቂቃ ሶስት ደቂቃ ከዚያ በላይ አላይም። መስታወት ያን ያህል አፍቃሪም አይደለሁም አይት አድርጌ ብቻ ዘወር ነው። በደንብ አልጠቀምም

ቀትር ላይ እኔ የምመገበው ምንድነው? ምሳ ቀትር ላይ ሽሮ በእንጄራ። ፓስታ ሞኮሮኒ ወይ ደግሞ ሩዝ ካለ እነዚህን ነገሮች በዳቦ እመገባለው። አትክልቶች እንደዚህ ፍሬሽ የሆኑ በጣም ንጽህናቸውን የጠበቁ ከሆኑ አትክልት በደንብ እነዚህን እጠቀማለሁ። ቀትር ላይ በጣም ደስ የሚሉኝ እንደዚህ እራሴ ሰርቻቸው ከሆነ አትክልቶች። እራሴ በደንብ አዘገጃጅቼ ከሆነ እነኚህን እጠቀማለሁ ካልሆነ ግን ያው ትኩስ ነገር በእንጄራ በሽሮ ወይም በየአይነት

ኦ ሽማግሌዎችን በደንብ ነው የማከብረው ጎንበስ ቀና ብዬ መቀመጫ ላይ የሆነ ትራንስፖርት ላይ መኪና ታክሲ ላይ ከሆንኩ ብድግ ብዬ አስቀምጣለሁ። እናቶችን ሽማግሌዎችን በደንብ ነው እኔም የምንከባከበው። ከዚያም ላይ ደግሞ እነሱ ይመርቁኛል ይባርኩኛል። ስለዚህ ሽማግሌዎችን በደንብ ነው የምንከባከበው እንደዚያማ ካልሆነ አይሆንም። ስለዚህ ሽማግሌዎችን በደንብ ነው የምንከባከበው። ስለዚህ ሽማግሌዎችን እንከባከባለሁ በደንብ ነው ሽማግሌዎችን የምንከባከበው አከብራለሁ እታዘዛለሁ። በደንብ ነው ሽማግሌዎችን የምንከባከበው አዎ ስለዚህ ልክ ነው በደንብ ነው የምንከባከበው